እሺ የስራ ቦታህ እንዴት ነው? ይላል ጥያቄው የኔ ስራ ቦታ ዩኒቨርሲቲ ሲሆን ስራዬም አስተማሪነት ነው። በሲቪል ኢንጂነሪንግ ትምህርት ክፍል ውስጥ በሲቪል ትምህርት ክፍል ውስጥ የአፈር ምርምር እና ጥናት እንዲሁም ደግሞ ስለ መዋቅራዊ ይዘት በተለይ በህንጻወች ሲሰሩ የታችኛው የህንጻ ክፍል ከአፈሩ ጋር ስለሚገናኘው እና በሱ ዙሪያ የሚያጠና የትምህርት ዘፍ ውስጥ ነው የማስተምረው በዚህም ትምህርት ክፍል ውስጥ ለአምስት አመት ኦልሞስት አሁን ወደ ስድስት አመት ያክላል። ይህን ያህል አመት አስተምሬያለሁ። ስለዚህ ስራ ቦታህ እንዴት ነው የተባለው የስራየ ቦታ ዩኒቨርሲቲ ሚመች ጥሩ የአየር ንብረት ያለው ደስ የሚል ማህበራዊ ህይዎቱም የተሻለ የሆነ ጓደኞች ያሉበት የምሁራን ወይም ደግሞ የአዋቂዎች ስብስብ የሆነ ቦታ ነው።

ምን ያህል ሰዓት ትተኛለህ ይላል? እኔ በብዛት የምተኛበት ሰዓት ውስን አይደለም። ስራ ሲበዛብኝ ከአምስት ሰዓት እና ከሶስት ሰዓት በላይ በታች አልተኛም በላይ አልተኛም። ስራ የማይበዛብኝ ከሆነ እና ስራ ማያጨነነቀኝ ከሆነ ደግሞ ብዙ ጊዜ ከስምንት ሰዓት እስከ አስር ሰዓት ድረስ እተኛለሁ ማለት ነው። ማክሲመም አስር ሰዓት ተኝቼ አውቃለሁ ነገር ግን ቋሚ የሆነ የመኝታ ሰዓት የለኝም። እንደነገርኩህ ስራ በጣም በሚኖርበት ሰዓት ሶስት ሰዓት አራት ሰዓት እስከ አምስት ሰዓት ድረስ እተኛለሁ። ስራ ከሌለኝና ነፃ ጊዜ የሚበዛብኝ ከሆነ ወይም እረፍት ጊዜ የምንሆን ከሆነ የምተኛበት ሰዓት ወደ ከስምንት ሰዓት እስከ አስር ሰዓት እንደሚደርስ ነው። እንግዲህ እስካሁን ባልነኝ መረጃ ባለኝ ልምድ ያወቅኩት ማለት ነው። ይሄን በልምድ ያወቅኩት ነው። ለማለት ነው ለጥያቄ ከልብ አመሰግናለሁ።

እሺ ሽቶ ትጠቀማለህ ይላል? እኔ ሽቶ ተጠቃሚ አይደለሁም እውነት ለመነጋገር ነገር ግን ሽቶ መጠቀም ከአጉል ባህል ልምድ አልወስደውም። መጠቀም ጥሩ ነው ብዬ እወስዳለሁ። ነገር ግን እኔ ሽቶ ተጠቃሚ አይደለሁም ምክንያቱም አሁን እኔ እንደምታወቀው የሽቶ ዋጋ በጣም በከፍተኛ ደረጃ እየጨመረ ስለሆነ። ካለኝ አስተማሪ ስለሆንኩ ካለኝ ገቢ አንፃር ሽቶ እየገዛሁ የምጠቀምበት አቅም። ስለሌለኝ ሁለተኛ ደግሞ። እንግዲህ አንዳንድ ሽቶዎች። በሳይንስ እንደተረጋገጠው። የሰውነትን የቆዳ ቀለም ትንሽ የመቀየር በተለይ ሽቶ ተቀብቶ ፀሀይ ለሚወጣበት ጊዜ ከ ፀሃዩ ጋር በሚመጣው ግንኙነት የተለየ ጉዳት በትንሹ ማለት ነው። ስለሚያስከትል ባጠቃላይ እኔ ሽቶ ተጠቃሚ አደለሁም ለማለት ነው። ከጥያቄው አንፃር

ቅርጫት አለህ ይላል ቅርጫት ምን እቃውን ነው ወይስ ምንድነው? ቅርጫት አለ ስትል ቅርጫት እቃውን ከሆነ አዎ አለኝ ነው። ለምን መሰለህ እንደዚህ የምልህ? ቅርጫት እንግዲህ እንደሚታወቀው ከ ከአትክልት ዘር የሚዘጋጅ ነው። በተለይ የቀርከሃ ታውቀዋለህ አይደል የቀርከሃ ተክል ከቀርከሃ ተክል የሚዘጋጅ ስለሆነ። ቤት ውስጥም ብዙ ጥቅሞች አሉት። ለምሳሌ ቅርጫት ቤት ውስጥ የተለያዩ እህሎችን ተሸክሞ ወደ ገበያ ለመሄድ ያገለግላል። እንዲሁም ደግሞ ቅርጫት በከብት በረት ውስጥ ያለውን የከብቶችን ጽዳት ተሽክሞ ለመውጣት ያገለግላል። እንዲሁም ቅርጫት ገበሬዎች ዘር ለመዝራት በእጃቸው በአንድ እጃቸው ይዞ ለመዝራት የሚያገለግላቸው ለዛ ይጠቁምበታል። ስለዚህ ቅርጫት ከቀርከሃ ተዘጋጅቶ ቤት ውስጥ ሲኖር በርካታ ጥቅሞች አሉት። ቅርጫት አለህ አዎ አለኝ ነው መልሱ

እሺ በበጋ ወቅት ምን ታደርጋለህ? ይላል እንግዲህ በጋ ብዙ ስራ የሚሰራበት ወቅት ነው። ለምሳሌ ሰርግ የሚበዛበት ስለሆነ ቤተሰብ ጋር ሄጄ ዘመድ እጠይቃለሁ። የተለያዩ ሰርጎች ካሉም እታድማለሁ እንደውም ደግሞ በሰርጉም እንኳን ባልገኝ ያገቡ ሰዎች ወይም ሰርግ የነበራቸው ሰዎች ማቃቸውና ጓደኞቼ ከሆኑ እነሱን እጠይቃለሁ እንኳን ደስ አላችሁ የሚል መልእክት አስተላልፋለሁኝ። እንዲሁም ደግሞ በጋ ላይ እንደሚታወቀው ገበሬ የሚባለው የሀገራችን ገበሬ ብዙ ጊዜ ከስራ ነፃ ስለሚሆን። ዘመድ መጠየቅ ዋና ስራው ነው። እንደው ደግሞ አንዳንድ መርሃ ግብሮችን መፈጸም እና መስራት ሌላኛው ስራው ነው። እኔ ግን በበጋ በብዛት ዘመድ ለመጠየቅ ጓደኞችን ለመጠየቅ እና በተለይ እንደ አልኩህ ጋብቻ ስለሚበዛ እንደዚህ አይነት ጉዳዮች የፈጸሙ የማውቃቸው ሰዎች ካሉ እነሱን ለመጠየቅ እና ተንቀሳሶ አንዳንድ መረጃዎችን ለመሰብሰብ እጠቀምበታለሁ። ወይም ይሄን አደርግበታለሁ። በበጋ ወጥቶ ማለት ነው።

እሺ ከደበኞች ጋር ትሰራለህ? አዎ እሰራለሁ። ምክንያቱም ደንበኛ ጋር መስራት በጣም አዋጪ ነው። ምክንያቱም ደንበኞችህ ያንተን መልካምነት ይፈልጋሉ ያንተን ስራ ውጤታማነት ይፈልጋሉ። ያንተን መለወጥ ይፈልጋሉ ስለዚህ ደንበኞች ማለት ስላንተ መልካም የሚያስቡ ሰዎች ማለት ነው ያንተን ምርት የሚጠቀሙ ሰዎች ማለት ነው። ካንተ አገልግሎት የሚወስዱ ሰዎች ማለት ነው። አየህ አይደል? ደንበኛ ማለት እንዴት ምን ያህል ትርጉም እንዳለው ሰፊና ተንተን ያላተርጉም ነው። ያለው ስለዚህ እነዚህ ደንበኞች ደግሞ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ካንተ ጋር ከእነሱ ጋር መስራት መታደል ነው። ሌላም ልትለው ትችላለህ። መታደል ስለሆነ ከደንበኛ ጋር ትሰራለህ ወይ? ለተባለው አዎ በደንብ ምክንያቱም በርካታ ዘርፈ ብዙ የሆነ ጠቀሜታ ስላለው ከደንበኛ ጋር እሰራለሁ ለማለት ነው። ኢችን ጥያቄ ለመመለስ ነው።

ኮፊያ ማድረግ ትወዳለህ ይላል? በባህሪየ እኔ ኮፊያ ማድረግ አልወድንም። ምክንያቱም ኮፊያ ሳደርግ አንደኛ ራሴን ያስፎክተኛል ሁለተኛ ሙቀት በሆነ ሰዓት ኮፍያየ ቢወልቅ ላደጋ ያጋልጠኛል ብየ ስለማስብ ሶስተኛ ፀጉርን ይመልጣል የሚል አስተሳሰብ አለ። ምክንያቱም በሙቀት በፀሀይ እንዲሁም በተለያየ ምክንያት የሞቀውንና የተቃጠለውን ፀጉርህን በላበት የነደደውን ፀጉርህን ከዚያ ላይ ከዚያ ላይ ኮፊያ ስታደርግበት ጉዳቱ እየጨመረ ነው የሚሄደው እየሰፋ ነው የሚሄደው። ስለዚህ እንዲህ እንዲህ አይነት ሳይንሳዊ ትንታኔዎች ስላሉ ስለሚመልጥ ራስን ፀብሩ ስለሚያስወግድ ወይም ስለሚመልጥ በአጋጣሚ ከቆብ ካረክ በኋላ በላለት ምክንያት ቢወገድ ስለሚያስገርፍና ስለሚጎዳ እንዲሁም ደግሞ አንዳንዴ ራሴንም ስለሚከብደኝ በእነዚህና በእነዚህ የመሳሰሉት ምክንያቶች ኮፊያ ማድረግን አልወድም።

የፀሀይ መውጣትን ታያለህ? አዎ አያለሁ። ለምን መሰለህ? የማየው ፀሀይ ስትወጣ ማየት በጣም ያደስታል በጣም ነው የሚያስደስት። ዘና ያደርግሃል። ሁለተኛ ደግሞ ፀሀይ ስትወጣ የፀሀይዋ ከለሯ ራሱ ምክንያቱም። ብሩህ የሆነ በጣም ደማቅ ሮዝ ከለር ያላት ያ ማለት ማለት ነው። በጣም ቀይም አትላትም። ወደ ሀምራዊ የተጠጋ ከለር ስላላት እና ያን ከሎሯን ማየት ውስጥን ስለሚያዝናና። ደስ ስለሚያሰኝ ደስ ስለሚያሰኝና። እሷን ማየት በተለይ ቅርጿን ክብ ቅርጿን በተለየ መንገድ ፎቶ ለመንሳት። በእጅህ አስገብተህ ፎቶ ለመንሳት በእጅህ ተሸክመው ፎቶ ለመንሳት። በክንድ ውስጥ አድርገህ ፎቶ ለመንሳት በጣም ሀይለኛ የሆነ ጠቀሜታ ስላለው እና ስታያት ስለሚያዝናናህ። የሰማዩ ቅርጽ የፀሀይዋ ቅርጽ ሁሉ ነገር ደስ ስለሚያሰኘኝ ስለሚያሰኘኝ ጠዋት ፀሀይ ስትወጣ ሆን ብዬ አያለሁኝ ለማለት ነው።

የድሮን ፎቶዎች ትይዛለህ ይላል አሊዝም ነው መልሱ ምክንያቱም እኔ ድሮን አልጠቀምም ፎቶ የሚያነሱ ድሮኖችን አልጠቀምም ምክንያቱም እኔ የፎቶ የሚያነሳው ወይም የፎቶ አንሺ ሙያ የፎቶ አንሺነት ሙያ ስለለኝ ማለት ነው ምክንያቱም እኔ አስተማሪ ነኝ ስራዬን ማስተማር ነው። የማውቃቸው ስራዎችም ማስተማር ቾክን በመጠቀም ሊሆን ይችላል ጠመኔን በመጠቀም ሊሆን ይችላል እንዲሁም ጥቁር ሰሌዳ በመጠቀም ሊሆን ይችላል እንደውም ደግሞ በተለያዩ ስዕሎችን የተለያዩ ተንቀሳቃሽ ምስሎችን የሚያሳይ ቴክኖሎጂ በመጠቀም አስተምራለሁ ስራዬ ዋናና ዋና ስራዬ አስተማሪ ስለሆንኩ ማለት ነው። ነገር ግን እነዚህ የድሮን ፎቶዎችን መያዝ እና የድሮን ፎቶ ማንሳት እስካሁን ተጠቅሜ አላውቅም። ወደፊትም አላውቅም ለማንኛውም አላውቅም ለማለት ወይም አሊዝም የሚለውን መልስ እንዴትይዝልኝ ነው።

መዋኘት ትችላለህ ይላል አዎ እችላለሁ ነው። መልሱ ምክንያቱም ዋና ያዝናናል ዋና ያስደስታል ዋና። አንዳንዴ በአንዳንድ ሁኔታዎች ውስጥ ሆነህ ለምሳሌ ውሃ ሞልቶብህ መሻገር ተቸግረህ። ውሃ እንዳይበላክ። ለዚህ ለዚህ እንደ ትልቅ አቅምና ወደፊት እንደመተማመኛ ስለምትወስደው በነገራችን ላይ ዋና መቻል። ማለት በራስህ ላይ አንድ ደረጃ ከፍ አድርገሃል በራስ የመተማመን አቅምህን አንድ ደረጃ ማሳደግ እንደ ማለት ነው። ምክንያቱም በውሃ ምክንያት የመጣን አደጋ በመዋኘት መከላከል በመዋኘት ጉዳት መቀነስ ስለሚቻል ማለት ነው። ጉዳት መቀነስ ስለሚቻል ስለዚህ በዚህ የተነሳ መዋኘት በጣም ነው የምወደው። ይመቸኛል አይደለም መዋኘት ሲዋኙ ማየት ራሱ ያዝናናኛል። ስለዚህ ስለሚያዝናናኝና ስለሚያስደስተኝ መዋኘትም እችላለሁ። ሚዋኙ ሰዎችንም አይቼ ራሱ በጣም እዝናናለሁ። ይገርምሃል። መዋኘት ብቻ ሳይሆን እና ሁለቱም ጋር እኔ ጋር አለ ለማንኛውም መዋኘት ትችላለህ ለተባለው ጥያቄ

እሺ በብእር ወይስ በእርሳት ትጽፋለህ? ነው የምጽፈው በብእር ነው። ምክንያቱም እርሳስ ሳስ የጻፏቸውን ጽሁፎች ለብዙ ጊዜ እንዲቆዩ ስለምፈልግ እንዳይጠፉ ስለምፈልግ። በእርሳስ መጽሐፍን ተመራጭ አላደርግም። ምክንያቱም እርሳስ ከተወሰነ ጊዜ በኋላ ቀለሞቹ ሊለቁ ሊጠፉ እንዲሁም ሊሰበር ስለሚችል ማለት ነው። ስለዚህ የተሻለውና የተሻለው አማራጭ በብእር መጻፍ ነው። ብእር ደግሞ እንደሚታወቀው ቀለሙ በየጊዜው እየተሞላ ቀለም ተሸካሚ አካልን እየቀየርን ሊሆን ይችላል። ወይም ደግሞ ወደ ቀለም ተሸካሚው እየሞላህ ስለምጠቀምበት እና ደጋግሞ መጠቀም ስለሚያስችል በተለይ በተለይ ደጋግሞ መጠቀም ስለሚያስችልና ደጋግሞ መጠቀም ስለሚፈቅድ። በእርሳስ ከመጻፍ ይልቅ በእብር መጻፍን በጣም እወዳለሁ። በብእር መጽሐፍም የኔ ምርጫዬ ነው ለማለት ነው። አመሰግናለሁ።

ሙዚየም? መሄድ ትወዳለህ ይላል ጥያቄው አዎ በጣም እወዳለሁ ምክንያቱም ሙዚየም ውስጥ በርካታ ነገሮችን ትጎበኛለህ። በርካታ ነገሮችን ታያለህ እንደ ሙያ እንደሙዚየሙ ይዘትና እንደሙዚየሙ መዋቅር። ሙዚየም ቤት መሄድ በጣም ነው የሚያዝናናኝ። ምክንያቱም እዛ ውስጥ ያሉት ነገሮች። አንደኛ አስተማሪ ሊሆኑ ይችላሉ ሁለተኛ አይተህ ልትዝናናባቸው ትችላለህ። ሶስተኛ ደግሞ መረጃ ትወስዳለህ ምክንያቱም በህይወትህ መረጃዎች ትፈልግ ይሆናል። እንግዲህ እነዛ መረጃዎች ምን አይነት እንደሆኑ ባላውቅም። እንደየ ግለሰቡ ፍላጎት መሰረት እንደየ ግለሰቡ አስተያየት እንደየና ግለሰቡ የስራ ሁኔታ መሰረት። መረጃ ያስፈልግሃል ስለዚህ እነዚህ መረጃዎች። ምናልባት ከሌላ ቦታ አጥተሃቸው ሙዚየም ውስጥ ልታገኛቸው ለማትችል። ሙዚየም ቤት ወይም ሙዚየም በመሄድ መረጃዎቻችን ማሰባሰብ እንዳለው መዝናናት። እንደውም ስለ ሙዚየሙ አጠቃላይ ያለንን እምነት እና አስተሳሰብ ይቀይርልናል ለማለት ነው።

የምትወደው ወጥ መጠጥ ምንድነው? ይላል። የምወደው መጠጥ እንግዲህ ከአልኮል መጠጥ ከሆነ ቢራ። ከለስላሳ መጠጥ ከሆነ ኮካህን እወዳለሁ። ለምን መሰለህ? ቢራ ቢራ ነው። ኮካ ደግሞ በተለይ በተለይ የበላኸውን ምግብ በማፍ ፈጥኖ በማስፈጨት በኩል መጥኖና አድቆ ያልተበላነ ምግብ ቶሎ በመበተን ቶሎ በማስተካከል ቶሎ ወደ ሌላ ቦታ እንዲሰራጭ በማድረግ እንዲሁም ደግሞ ውስጥ ላይ ያለውን የሆድ የተለያየ የሆድ መንፋት ሌሎች ሌሎችም ችግሮችን ስለሚያስወግድልኝ። ኮካ የሚባለውን መጠጥ እወደዋለሁ። ቢራንም እንደዚሁ እወደዋለሁ ምክንያቱም ቢራ ደግሞ ከኮካ የተሻለው ምንድነው? በቃ ውስጥ ያለን ነገር መበተን ይችላል የሆድ መንፋትን ማስወገድ ስለሚችል ማለት ነው። የምወደው

እሺ ስለ ፀጉርህ ስለ ፀጉርህ ተንከባከብ ትወዳለህ? ፀጉርህን ተንከባከበህ ታውቃለህ ወይስ ፀጉርህን መንከባከብ ትወዳለህ? ነው ጥያቄው ይመስለኛል አይደል ፀጉርህን መንከባከብ ትችላለህ ትወዳለህ ወይ ነው። አዎ እችላለሁ። ምክንያቱም ፀጉር ላንተ ምንድነው ውበት ነው፣ ፀጉር ላንተ ምንድነው ግድማ ሞገስ ነው፣ ፀጉር ላንተ ምንድነው ክብር ነው፣ ስለዚህ ውበት የሆነን ነገር ፀጉር፣ ውበት የሆነውን ፀጉርህን፣ ግርማ ሞገስ የሆነውን ፀጉርህን፣ እንዲሁም ደግሞ ክብር የሆነውን ፀጉርህን መንከባከብ አያያዝም ማሳመር፣ መታጠብ፣ ለሱ ጠቃሚ የሆኑ ቅባቶችን መቀባት ብልህነት እንጂ መውደድ አለመውደድን ያመለክታል ብዬ አላምንም። ምክንያቱም ይሄ ከመውደድ ሁሉ በላይ ነው። ከመውደድ ሁሉ ከፍ ያለ ነው። ምክንያቱም ፀጉርህ ላንተ ብዙ ነገርህ ነው። ሁሉ ነገርህ ባይሆንም ብዙ ነገርህ ነው።

መተግበሪያዎችን ታወርዳለህ ይላል? አዎ አወርዳለሁኝ ነው። መልሱ ምክንያቱም የተለያዩ መተግበሪያዎች ከፍተኛ የሆነ ጥቅም ስላላቸው። በእነዚህ መተግበሪያዎች አማካኝነት የምፈልጋቸውን መረጃዎች ስለምይዝ ወይም ስለምውሰድ። መረጃ መተግበሪያዎችን ማውረድ በጣም ወንደርል። ለምሳሌ የ የተለያዩ መተግበሪያዎች ለምሳሌ ቴሌግራም የሚባል አንድ መተግበሪያ እጠቀማለሁ ምክንያቱም ይሄ ቴሌግራም እኔ ከምሰራው ስራ አንፃር ማለት ነው አስተማሪ ነኝ ብዬሃለሁ። እኔ ከምሰራው ስራ አንፃር በእኔና በማስተምረው ትምህርት እንዲሁም ደግሞ በእኔና በተማሪዎች ያለውን ግንኙነት። የተሻለ ለማድረግ ማለት በቀላሉ ለማግናኘት እና በቀላሉ ተማሪዎች ጋር ለመድረስ። ቀላሉ ተማሪዎች ጋር ለመድረስ ስር ይህንን መተግበሪያ እንደ ትልቅ ጠቀሜታ ስለምወስደው እጠቀምብታለሁ ነው። ስለዚህ መተግበሪያዎችን ታወርዳለህ? ለተለው አዎ የ? እሚል መልስ ለመስጠት ነው

እሺ የመንገድ ስም የመንገድህን ስም ታውቃለህ? ይላል። አዎ አውቃለሁ የኛ መንገድ ስሙ። ድብዛ ኮንደምንም መንገድ ይባላል። ወይም ኮሌጅ የሚባል ስም ተሰጥቶታል። ድብዛ ወይም ኮሌጅ ከተባለ የኛ የመንገድ ስም መሆኑን አውቃለሁ። ለምን መሰለህ ሁለት ስም የሆነው። ሁለቱ ትልልቅ ምልክቶች ናቸው ለእኛ አካባቢ ማለት ነው። ስለዚህ ሁለቱ ትልልቅ ምልክቶች ስለሆኑ ድብዛ መንገድ ካልክም ሰው ያውቀዋል። ወይም ደግሞ መምህራን ኮሌጅ ካልክን ሰው በቀላሉ ስለሚያውቀው። መምህራን ኮሌጅም አልከው ድዛም አልከው ሁለቱም አንድ አይነት መስመር ስለሆነ የመንገዱ የዚያ መንገድ ስም ስለሆነ ያን መንገድ በቀላሉ ማወቅ ይቻላል ነው። ስለዚህ የመንገድስ ታውቃለህ? ለተባለው አዎ በደንብ በሚገባ አውቀዋለሁ። የሚል መልስ ለመመለስ ነው።

የሙዚቃ መሳሪያ መጫወት ትችላለህ ይላል? እችላለሁ ነገር ግን የመጫወት የምችለው የሙዚቃ መሳሪያ አንደኛ ከበሮ ነው ከበሮ በሙሉ ምክንያቱም ከበሮ አንዱ እና ትልቁ የሙዚቃ መሳሪያ ስለሆነ ከበሮ በመምታት መጫወት እችላለሁ። እንዲሁም ደግሞ ዋሽንት ዋሽንት ታውቃለህ አይደል? አንዱ የሙዚቃ መሳሪያ ነው ዋሽንትም ማለቴ ነው። ስለዚህ ዋሽንትም ከበሮም የሙዚቃ መሳሪያ ስለሆኑ እኔ ከልጅነቴ ደስ እያለኝ የምጫወተው የሙዚቃ መሳሪያ ከበሮ ሲሆን ካደኩኝ በኋላ ደግሞ ከጓደኞቼ ጋር በተለይ ከብት እያገድን በምናግድበት ሰዓት በግ እያገድን በምናድግበት ሰዓት ከጓደኞቼ መስክ ላይ በመሄድ የለመድኩትና የቀሰሙት ልምድ ስለሆነ ዋሽን መጫወትም ወይም በማሽን መጫወትም ሁለተኛ ምርጫዬ እና የምችለው የሙዚቃ መጫወቻ መሳሪያ ነው። ማለት ነው።

በተፈጥሮ ውስጥ መራመድ ትወዳለህ? ይላል። አዎ ደስ ይለኛል። በተፈጥሮ ውስጥ መራመድ። ትወዳለህ? ይላል። አዎ ደስ እያለኝ መራመድ እወዳለሁ። ምን መሰለህ ተፈጥሮ ያላስደስተህ ምን ያስደስትሀል? በርግጥ አንዳንድ ሁኔታዎች ተፈጥሮን ክፉ ያደርጉታል። አንዳንድ ሁኔታዎች ተፈጥሮን በጣም የአደጋ ምንጭ ያደርጉታል። ስለዚህ እኔ የምልህና እኔ መራመድ ብችል ያልኩህ ለምሳሌ ዩኒቨርሲቲው ውስጥ በተፈጥሮ እንግዲህ ያ ቦታ ተፈጥሮአዊ ነው። ስለዚህ በዚያ ቦታ ላይ መራመድ ወክ ማድረግ በዚያ ቦታ ላይ መራመድ በጣም አሪፍ እና አሪፍ ስለሆነ እኔም ይሄንን መራመድን በጣም የምወደው እና ሁልጊዜ የምንለማመደው ተግባር ነው። መውደድ ብቻ ሳይሆን እለመመደዋለሁ። ምክንያቱም ስለሚያዝናናኝ፣ ስለሚያስደስተኝ እና ጥሩ የሆነ አእምሮአዊ መፍታታት ስለሚፈጥርልኝ ይህንን ጥሩ ያልሆነውን መዝናናት ተሸክሜው መኸድ መራመድ ሌሎችንም ብዙ ስራዎች መስራት እችላለሁ ማለት ነው።

እሺ መስኮት ጎን መቀመጥ ትወዳለህ ይላል? ቢሮ ከሆነ መቀመጥ አልወድም ምክንያቱም ቢሮ እንደሚታወቀው የስራ ቦታ ነው ስለዚህ እኔ መስኮብ አካባቢ መቀመጥ ብዙም ደስ አይለኝም ምክንያቱም ንፋስ ሊመታኝ ይችላል። ንፋስ እዛ አካባቢ ካለ ብርድ እዛ አካባቢ ካለ ጥሩ ስሜት ስለማይፈጥርልኝ መስኮት ጎን መቀመጥ አልወድም። ነገር ግን ቤቴ ከሆነ ግን አየር ለመቀበል ሊሆን ይችላል። እንደውም ደግሞ በመስኮት የምታያቸው አንዳንድ ሚያዝናኑ ነገሮች ለምሳሌ ቤትህ አስፋልት ዳር ወይም ደግሞ መንገድ ዳር ሆኖ አንተ መስኮት ላይ ቆመህ ስታይ አንተ የሚያስደስትህ አንተን ዘና ፈታ ሊያደርግ የሚችል ነገር ካለ መስኮት ላይ ቁጭ ብለህ አንድም ቤት ላይ ትጫወታለህ ሁለቱም ውጭ ላይም ያሉ ደስ የሚሉ ነገሮች ለማየት ስለሚመቸኝ። መስኮት ጎን መቀመጥ እቤት ከሆነ እወዳለሁ። እቤት ውጪ ከሆነ ቢሮ ከሆነ ግን አልወድም ለማለት ነው

የምታስታውሰው ጥሩ መምህር አለ አዎ አለ። እንግዲህ እስካሁን ድረስ ከማስታወሳችሁ ትላልቅ መምህራን መካከል ዲያቆን ያረጋል አበጋዝ የሚባል መምህር በጣም አስታውሳለሁ። እና በጣም ጎበዝ ነው። ብዙ የተለያዩ ሀሳቦችን እያንዳንዳችን ይነግረናል። እያንዳንዳችን ደግሞ ተነስተን በዚያ በነገረን መሰረት ጠቃሚ የሆኑ መረጃዎችን እንሰበስባለን። ስለዚህ በዛን ዘመን ወይም በዛን ጊዜ የነበረው መምህር በጣም ደስ የሚለን ምናስታውሰው የሚያዝናና የሚያስተምረን በጣም ሁኔታ እንደውም ደግሞ እንደው ጓደኛ የሚያቀርበን ስለሆነ እንደ ጓደኛ የሚያቀርበን ሰው ላይ መቼውን ከውስጣችን አይጠፋም። ሁል ጊዜ ትምህርት በገባን ቁጥር ሁል ጊዜም የተለያየ ስራዎችን በምሰራ ቁጥር መምህራችን ትዝ ስለሚለን እናስታውሰዋለን። እንደማለት

ትንኝ መረብ ትጠቀማለህ ይላል? አዎ መልሱ አዎ ነው። ትክክለኛው ወይም ደግሞ የተስተካከለው ጥያቄ ምንድነው? ለትንኝ የአልጋ አጎበር ትጠቀማለህ ወይ የሚል ይመስለኛል። ለምን መሰለህ እንደዚህ ትንኝ መረብ ትጠቀማለህ ወይ ነው? ትንኝ መረብ ትጠቀማለህ ከሆነ ሌላ ምን ይችላል የሚችለው ነገር ያለ አይመስለኝም። ለማንኛውም ግን ትንኝን ለመያዝ መረብ ትጠቀማለህ ወይ ለተባለው ነገር? አዎ ምክንያቱም እኔ ትንኝን ለመያዝ ብቻ ሳይሆን ትንንሽ ለመግደል ስል። አንድ ነጥብ ሁለት አምስት ስፋት ያለው እና ሁለት ሜትር ነጥብ ሁለት አምስት ያለው ቁመት ያለው። አጎበር ወይም ደግሞ የትንኝ ማጥፊያ መረብ በቤቴ ውስጥ ስላለ እሱን እጠቀመዋለው ለማለት ነው

እሺ በእግርህ ምን ያህል ርቀት ትሄዳለህ ነው የሚለው? በእግሬ እስኪ እስካሁን ባለው ግምት። ምክንያቱም። ዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ስማር ወይም ደግሞ ዘጠነኛ ክፍል ወደው እንደጀመርኩኝ ኦልሞስት ወደ አስራ ስምንት ኪሎ ሜትር አካባቢ በእግሬ ተጉዤ አውቃለሁኝ። ስለዚህ አሁን አሁን ላይ ደግሞ እንደዚህ አይነት ጉዞዎችን ማድረግ ቀንሻለሁኝ። ስለዚህ የትኛውን ልመልስልህ? በእግርህ ምን ያህል ርቀት ትጓዛለህ የሚለውን ድሮ ከሆነ እስከ ሃያ ኪሎ ሜትር የሚባል ያዘልኝ። አሁን ከሆነ ግን ምን ያህል አሁን ባለው ሁኔታ። እኔ ብዙ ጊዜ ጉዞ ምጎትባቸው ርቀቶችም የሉኝም። ከዚያ ከዚያ አንፃር በቀን ውስጥ ለስራ ጉዳይ ብንቀሳቀስ ነው። እና በአጠቃላይ የተጓዝኩትን ግን ጠቅለል አድርጎ ለመናገር ያህል። ወደ አስራ አምስት ኪሎ ሜትር አካባቢ ይሆናሉ ብዬ አስባለሁ። ነገር ግን እነዚህን ስራ ባለ ጊዜ የምሰራቸው ናቸው።

እሺ ልዩ ችሎታህ ምንድነው? ይላል አዎ እኔ ልዩ ችሎታ አለኝ። ለምሳሌ በተለየ መንገድ የማስተማር ልዬ ችሎታ አለኝ። በተለየ መንገድ ተማሪዎች በሚገባቸው መንገድ። ይህንን ችሎታዬን ማንም አያውቅም ራሴ ነው ማውቀው። ምክንያቱም በማስተምርበት ጊዜ ልዩ ችሎታዬን ተጠቅሜ በማስተምርበት ጊዜ በምናገራቸው ቋንቋዎች በምንገልጽበት መንገድ በብዙ ምክንያት ተማሪዎች ሲደሰቱ ተማሪዎች ጥሩ ስሜት ሲሰማቸው አያለው ስለዚህ በዚህ የተነሳ ልዩ ችሎታ እንዳለኝ እረዳለሁ ምክንያቱም አንዳንድ ልዩ ችሎታዎች ብዙ ጊዜ ከሰው ጋር ከሰው የለሉ ነገር ግን ካንተ ጋር ብቻ ያሉት ስለሆኑ ተማሪዎች ያኔ የተገነዘቡ ይመስለኛል። በደንብ ይረዳሉ አንደርስታንድም ያደርጋሉ ብዬ አስባለሁ ኮርሱን በምሰጥበት ጊዜ ማለት ነው። ሌላኛው ልዩ የሆነች ውለታዬ ብዬ የማስበው ምንድነው? እንደዚህ ተፈጥሮአዊ ነገሮችን ማንበብ ደስ ይለኛል ተፈጥሮአዊ ነገሮችን ማንበብ እና ማየት ስለሚያስደስተኝ። ስለ ልዩ ችሎታዬ ምንድነው? ለተባለው እነዚህ አሁን ያወራዋች ነገሮች ለእኔ ልዬ ችሎታዎች ናቸው።

የምትወደው ጣፋጭ ምግብ ምንድነው ይላል ጥያቄው? እኔ ምወደው ጣፋጭ ምግብ ኬክ ነው። እንግዲህ እስካሁን ድረስ ከቀመስኳቸውና ከሚጣፍጡ ምግቦች እንድሁም ደግሞ እኔ ከወደድኳቸው ምግቦች መካከል እስካሁን ድረስ የተሻለ የሚሆነው ኬክ የሚባለው የምግብ አይነት ነው። ከዚህ ቀጥሎ በሁለተኛ ደረጃ ምርጫ የምትሰጠኝ ከሆነ ሁለተኛ ደስ የሚለኝና ጣፍጦኝ የምመገበው ምግብ ምስር ወጥ ምስር በእንጀራ ነው። እነዚህ ሁለት ናቸው እንግዲህ የኔ በጣም የምወዳቸው የሚጣፍጡኝ ምግቦዎች። እንዲሁም ደግሞ መጣፈጥ ብቻ ሳይሆን ከበላኋቸው በኋላ ከተመገብኳቸው በኋላ ራሴ ላይ ለውጥ ማምጣት የሚችሉ ደስ የሚሉኝ ብዙም እማይከብዱኝ። ሌላ ደግሞ ጨጓራ የደም አይነት በደንብ የሚጠቀምባቸው የሚባሉ ጣፋጭ ምግቦች አንደኛ ኬክ ሁለተኛ ምስር ወጥ ነው። ለማለት ነው። ለጥያቄው እናመሰግናለን።

እሺ የልደት የልደት እንዴት ታከብራለህ ልደትህን እንዴት ታከብራለህ የልደትህን ቀን እንዴት ታከብራለህ ይመስለኛል ጥያቄው የልደትን ቀን እንዴት ታከብራለህ? ከሆነ የልደቴን ቀን ማከብረው። እኔ አንደኛ ጓደኞችን ሰብሰብ አድርጌ ወይም ደግሞ ቤተሰቦችን ሰብሰብ አድርጌ የሚቀርጽ ስልክ ካሜራዎችን ተጠቅሜ የስልክ መቅረጫዎቻችን እንዲሁም ለልደቱ የሚያስፈልጉ እያንዳንዱን አይነት ከዳቦ ከስኳር ከኬክ ከ እንዲሁም ደግሞ የተለያዩ ከረሜላዎችን ገብስ ቆሎ የመሳሰሉ ነገሮችን ሰብሰብ አድርጌ በመግዛት ብዙ ሰው ባለበት ቤተሰብ ጓደኛ ዘመድ ባለበት ብዙ ጊዜ ልደቴን በዚህ መልክ አከብረዋለሁ።

እሺ ስልክህን ምን ያህል ጊዜ ትሟላለህ? ነው። እንግዲህ የኔ ስልክ ባትሪው ከዚህ በፊት በነበረው ውይይትም ነግሬሃለሁ። በጣም የምጠቀምበት ከሆነ ከአምስት ሰዓት እስከ ስድስት ሰዓት ማገልገል የሚችል ባትሪ አለኝ። ብዙ ስራ የማይበዛበት ከሆነ ደግሞ ከስምንት ሰዓት እስከ አስር ሰዓት ድረስ መቆየት የሚችል ባትሪ አለኝ ስለዚህ ስልኬን ባትሪ ሞልቶ ለመጨረስ ቢያንስ ቢያንስ ከአንድ ሰዓት እስከ አንድ ሰዓት ተኩል ድረስ ይወስዳል ማለት ነው። ምክንያቱም አንዳንድ የ አንዳንድ ስልክን ለመሙላት የምጠቀምባቸው እቃዎች ፈጣን ከሆኑ አንድ ሰዓት ይሞሉታል፤ ፈጣን ካልሆነ ደግሞ ከአንድ ሰዓት እስከ አንድ ሰዓት ተኩል ድረስ ይወስዳል። ስለዚህ ስልኬን ሞልቶ ለመጨረስ አንድ ሰዓት ተኩል ይወስድብኛል ብዬ ብል ጥርት ያለ መልስ ይሆናል ማለት ነው።

እሺ አይስክሬም ትወዳለህ ይላል? ጥያቄው መልሱ አዎ አይስክሬም እወዳለሁ። በርግጥ አይስክሬም ብዙ ጊዜ የሚመከረውና እንዲጠቀሙበት የሚደረገው ህፃናት ናቸው። አንደኛ ይጣፍጣል። ሁለተኛ በቀላሉ ከሰውነታቸው ጋር መዋሃድ ወይም መፈጨት ይችላል ለጨጓራ ቀለል ስለሆነ ማለት ነው። እና ብዙ ጊዜ የሚወዱት እነሱ ናቸው። ነገር ግን ያው አንተም የልጆችን እንቅስቃሴ ልጆችም ያደረጉትን ደስ ስለሚልህ ልጆችን የሚበሉትን አንተም ስለምትወደው ወይም ደግሞ ልጆችን መወል መብላት ያለባቸው አንተ መጀመሪያ ቀምሰህና አይተኸው ስለሆነ ብዙ ጊዜ ለእነሱ ስሰጣቸውና ገዝች ስመጣ ቀድሜ የምቀምሰው እኔ ስለሆንኩኝ በዚያ የተነሳ እወደዋለሁ ይጣፍጠኛል። ወደፊትም እንግዲህ አንዳንድ አይስክሬም ገዝቸ ለልጆች በምሰጥበት ጊዜ ስለምቀምሳት ትጣፍተኛለች። ስለዚህ አይስክሪም ትወዳለች ለተባለው አዎ እወዳለሁ የሚል መልስ ለመስጠት ነው

እሺ የትኛውን ባህላዊ ምግብ ትወዳለህ ይላል? በጣም የምወደው ባህላዊ ምግብ አገልግል ይባላል። እንግዲህ አገልግል እንደሚታወቀው አንደኛ ባህላዊ ነው። ሁለተኛ በውስጡ በጣም በርካታ ነገሮችን ይዟል። በጣም በርካታ ከፍስክ ምግቦች እስከ ጾም ምግቦች የያዘ ስለሆነ አገልግልም በጣም እወደዋለሁ። ምክንያቱም ታቃለህ አይደል? በአንድ የምግብ ጠረጴዛ ላይ መመገብ ያለብህን የተመጣጠነ ምግብ ወይም የተመጣጠነ ንጥረ ነገር ለማግኘት የተመጣጠነ ምግብ ማግኘት አለብህ የሚለውን የሳይንስ መርሃ ግብር እና ስርዓት በአገልግል ውስጥ ስለማገኘው የአገልግል ምግብ በጣም ይመቸኛት እወደዋለሁ። እጠቀምበታለሁ ደስ እያለኝ ምመገበው አይነት ምግብ ነው ለማለት ነው።

እሺ የትኛውን የቀን ሰዓት ትወዳለህ ይላል? እኔ የምወደው የቀኑ ሰዓት ምሳ ሰዓት ነው ምሳ ሰዓት ይመቸኛል። በሁለተኛ ደረጃ የምወደው ደግሞ ያው የእረፍት ሰዓት ጊዜ እድል ስለሚሰጥህ ምሽህ ሰአቱን እወደዋለሁ። ለምን ብለህ ብጠየቀኝ ምሳ ሰአቱን እንደሚታወቀው በስራ ምክንያት ያሳለፍካቸው ያለፉት ከሁለት ሰዓት እስከ ስድስት ሰዓት ያሉት ከበድ ስለሚሉ ምሳ ለመብላት እድልና ጊዜ ስለሚሰጥህ ናፍቅኸው ስለምትቆይ ምሳ ሰዓትን በጣም እወደዋለሁ። ሌላኛው ደግሞ ምሽት ሰዓት ወይም ደግሞ ከስራ ሰዓት በኋላ ያለው የምሽቱ ሰዓት ደግሞ ለሁለተኛ ጊዜ እወደዋለሁ። ለምን መሰለህ? አንደኛ ከልጆች ጋር ከቤተሰብ ጋር ወግ የምታደርግባት ወግ የምትበላባት ሰዓት ስለሆነች። እኔ እነዚህ ሁለቱ ሰአቶች በጣም ነው የሚመቹኝ እና ደግሞ በተለይ ምሽት ሰዓቱ። ለመዝናናት ከልጆች ጋር ለመጫወት እና ከቤተሰብ ጋር ለማለት ነው እድል ስለሚፈቅድልኝ ስለሚሰጠኝ በጣም እወደዋለሁ።

እሺ የምትወደው የስፖርት ምንድነው ይላል? እንግዲህ የምትወደው ስፖርት በብዛት ሩጫ ደስ ይለኛል ምክንያቱም ስትሮጥ ስትንቀሳቀስ ሁሉም አይነት ሁሉንም አይነት የሰውነት ክፍል ስለሚጠቀም ሩጫ በጣም ይመቸኛል እወደዋለሁ። በሁለተኛ ደረጃ የምወደው ስፖርት ግን ፑሻፕ ነው። እንደሚታወቀው ኩሻፕ ማለት ማጠንከር የምትፈልገውን አካል መጠንከር የምትፈልገውን ክንድህን ደረትህን እንዲሁም ደሞ የእጅህን ጡንቻ በሙሉ ስለሚያጠነክራቸው። እነዚህ ደግሞ ከፍተኛ የሆነ ምክንያቱም በእጅህ ማሰራው ስራ የለህም የማታደርገው ነገር ስለሌለህ። ላንተ በህይወት ዘመንህ የምትሰራቸውን ስራዎች በሙሉ በእጄ ላይ የተመሰሩት ስለመሆኑ እጅህ ደግሞ ጠንካራና ብርቱ መሆን ስላለበት። ያን ጠንካራ ብርቱ መሆን ያለበት የእጅህን ክፍል የሚያጠነክረው የስፖርት አይነት ደሞ ፑሽአፕ ስለሆነ ፑሽአፕን በጣም የሚመቸኝ እና የምወደው ስፖርት ነው።

እሺ እሳት ለማንደድ ምን ትጠቀማለህ ይላል? እንደየአካባቢው ይወስናል ብዬ አስባለሁ። ለምሳሌ እሳት ለማንደድ እኔ ገለባ ልጠቀም እችላለሁ። ሌላው ጓደኛዬ ደግሞ። ወረቀት ሊጠቀም ይችላል ያለቀ የወዳደቀ ወረቀት ማለት ነው። እንጂ አዲስ ወረቀት ላይሆን ይችላል። ሌላኛው ጓደኛዬ ደግሞ ወይም ሌላ ሰው የምጠይቀው ሳር እጠቀማለሁ። ግፋፎ እጠቀማለሁ ሊልህ ይችላል። እንግዲህ ግፋፎ ምንድነው? ብለህ እንድመጠይቀኝ ተስፋ አደርጋለሁ። ግፋፎ ማለት በተለይ በዚህ በጫካ ውስጥ። ቅጠሉም የደረቁ የተለዩ እንጨቱም እንዲሁም ሌላም ሌላም ነገር ተጠራእመው መሬት ላይ ወድቀው ሚገኙ ነገሮች ነገር ግን ያልበሰበሱ። የእንጨት የአበባ የቅጠል የቀጫጭን ቅርንጫፎች ጥርቅም ማለት ነው። ገፋፎ ማለት ስለዚህ እኔ እሳት ለማንደድ ብዙ ጊዜ ክብሪት እጠቀማለሁ። ሁለተኛ ደግሞ ገለባ እጠቀማለሁ። ይሄ ራሴ የግሌ መልስ ይሄ ነው

እሺ የድርጅት የድርጅት ዝግጅቶችን ትሳተፋለህ? ይላል አዎ እሳተፋለሁ። ነው መልሱ ለምሳሌ በአንድ ወቅት አንድ ትልቅ ድርጅት መኪና ከውጭ አስመጥቶ እነዛን መኪኖች ለመቀበል የራሱ የሆነ ዝግጅት አድርጎ ስለነበረ በዛ ዝግጅት ክፍል ውስጥ ተገኝቸ ነበረ። እና በርካታ መልእክቶች ተላልፈውበታል። ያ ድርጅት የገዛቸውን መኪናዎች ወደፊት ለምን ለምን እንደሚጠቀምባቸው ገዝቶ በሚያመጣበት ጊዜ ያገዙትን አካላት ያመሰገነበት እና ለማህበረሰቡ ደግሞ ከዚህ ስራ ውጤታማ ሆኖ ከተገኘ በጣም በዝቅተኛ ወጋ ወይም ደግሞ ትርፍን በሚቀንስ መልኩ ለማህበረሰቡ የበጎ አድራጎት ስራ እንደሚሰራ እነዚህ ሶስት አይነት መልእክቶች የተላለፉበት እና ደስ የሚል መርሃ ግብር ስለነበረ በዚህ ያለ የመርሃ ግብር ላይ ተሳትፌ ነበር፤ ተሳትፌም አውቃለሁ። በሌሎችም ተሳትፌ አውቃለሁ ለማለት ነው።

እሺ ወደ ስራ በሰአቱ ትደርሳለህ? አዎ እደርሳለሁ። ምክንያቱም የህዝብ የመጓጓዣ ዘዴ ስለምጠቀም ያ የህዝብ መጓጓዣ ዘዴ ደግሞ እንደሚታወቀው ሁል ጊዜ በሰአቱ ከቦታው የሚገኝ። ውስን የሆነ የተወሰነ ወር ላይም ወደ ታችም ከፍ እማይል ሰዓት ስላለው በሰአቱ ከቦታው ይገኛል። በሰአቱ ሁል ጊዜ በተመሳሳይ በሆነ ሰዓት ስራ ቦታ እደርሳለሁ። ለምሳሌ የህዝብ መጓጓዣ ዘዴው ወይም መኪናው መጥቶ የሚቆምበት ሰዓት አንድ ሰዓት ከሆነ አንድ ሰዓት ተኩል ስራዬ ቦታ እደርሳለሁ። የህዝብ መጓጓዣ መኪናው መጥቶ በሚቆይበት ሰዓት አንድ ሰዓት አንድ ሰዓት ከአስር ከሆነ ስራ ቦታ ላይ አንድ ሰዓት ከአርባ ወይም ሃያ ጉዳይ እደርሳለሁ። ስለዚህ ወደ ስራ በሰአቱ ትደርሳለህ? ለተባለው ጥያቄ አዎ በትክክል ለማለት ነው።

እሺ እንደገና ጥቅም ላይ ማዋል ታደርጋለህ ይላል ይሄ እኔ በገባኝ ልክ ከሆነ። ለምሳሌ አንተ የምትጠቀምባቸውን ማቴሪያሎች ደግሞ የመጠቀም ልምዱ አለህ ወይ የሚል ይመስለኛል? መልሱ አዎ ደግሞ የመጠቀም ልምዱ አለኝ ነው። ለምሳሌ ምን አይነት ነገር ነው ደግመህ የምትጠቀምበት ካለኝ። ለምሳሌ ይሄ ባትሪ ድንጋይ ያልቃል እንደምታውቀው ስለዚህ ያልቅና ልትጥለው ነው። እኔ ግን ምን አደርጋለሁ መሰለህ? ወስድና ምንም ተጨማሪ ወጪ የባትሪውን የመግዛት አቅም ሳይሆን በጣም በዝቅተኛ ወጪ ባትሪውን መልሼ አስሞላዋለሁ። ስለዚህ ባትሪው ከተሞላ በኋላ ተመልሼ እንደአዲስ እጠቀምበታለሁ ማለት ነው። ስለዚህ እንደገና ጥቅም ላይ ማዋል። ትችላለህ? ማንኛውም እቃ ተብሎ ለተጠየቀው ጥያቄ አዎ እችላለሁ። ለምሳሌ ባትሪ ድንጋይ ለማለት ነው

እሺ። ምን አይነት የሙቀት መጠን ትመርጣለህ ይላል? በጣም የሚመቸኝ እኔ ቀዝቀዝ ያለ በጣም ያልቀዘቀዘ ነገር ግን ሙቀት ያልሆነው ሙቀት በፍጹም አልወድም። በጣም ሚመቸኝ አይነት። የአየር ንብረት የሆነ ሙቀት መጠን ቀዝቀዝ ያለ የአየር ንብረት ይመቸኛል ይሄ። ደጋ ሳይሆን ወይና ደጋ ሚባለው። የአየር ንብረት በጣም ነው ሚመቸኝ እመርጠዋለሁ። እንደዚህ አይነት ወይን አደጋ ላይ ስሆን ጥሩ ስሜት ይሰማኛል። ሰውነቴም ምግብ የመፍጨት እና የመጠቀም አቅሙ ከፍ ያለ ነው። በዚህ በዚህ የተነሳ። ወይና አደጋ ሚባለውን። የሙቀት መጠን እኔ በጣም ምመርጠው ምወደው የሙቀት አይነት ነው ማለት ነው። ለጥያቄህ ከልብ አመሰግናለሁ ሌላም ጥያቄ እንድትጠይቀኝ እድሉን ፈቅጄልሃለሁ።

እሺ መንዳት ትችላለህ ወይ ነው የሚለው ምን? መንዳት መኪና አዎ እችላለሁ ከብት አዎ እችላለሁ። ምክንያቱም ከብት መንዳትም መኪና መንዳትም እችላለሁ። ለምሳሌ ይሄን በምሳሌ ላስረዳህ ልጅ እያለሁ ከብቶችን በማገድ ቤተሰብን አግዝ ነበር። ከብቶችን በመጠበቅ ቤተሰብን አግዝ ነበር። ስለዚህ ከብቶችን ፍየሎችንና በጎችን ስትጠብቅ ስለነበረ ከብቶችን መንዳትም ሆነ ማገድ እችላለሁ። በጎች መንዳትና ማገድ እችላለሁ እንዲሁም ፍየሎችንም ሌሎችንም የጋማ ከብቶችንም የቀንድ ከብቶችንም ማገድና መንዳት እችላለሁ። ነገር ግን ወደዚህ ወደ ትክክለኛው ጥያቄ ስመጣ መንዳት ትችላለህ ወይ ለተባለው ለምሳሌ መኪና መንዳት ትችላለህ ወይ? ከተባለ አዎ መኪና መንዳት እችላለሁ ነው። ምክንያቱም መኪና መንዳት የሚያስችል ፍቃድ ስላለኝ ወይም የመኪና መንጃ ፍቃድ። የሙያ ፍቃድ የንግድ ፍቃድ ሳይሆን የመኪና መንዳት የሙያ ፍቃድ ስላለ መኪና መንደት እችላለሁ ነው

እሺ የጨረቃ ብርሃን ትወዳለህ ይላል? አዎ እወዳለሁ። ምክንያቱም የጨረቃ ብርሃን አያቃጥልም ጨርቃ ብርሃን ልክ እንደ ባትሪ ነው ብርሃኑን ብቻ ይሰጣል። ምንም አይነት የማቃጠል ስሜት የለውም። ያው ግን ብርድ ከሆነ ጨረቃው ራሱ ሳይሆን ሌሎቹ እንደ አየሩ ሁኔታና እንደ አየር ንብረቱ አጠቃላይ ይዝት። ጨረቃ በምትወጣበትና በማታ ሰዓት በጨረቃ ስራ ልትሰራ ትችላለህ በጨረቃ ብዙ ልትጓዝ ትችላለህ። ነገር ግን ማታ ስለሆነ ብርድ ልበርድህ ይችላል ሙቀት ልብስ መልበስ ይጠብቃል ብዬ ይጠበቅብሃል ብዬ አስባለሁኝ። እንዲሁም ደግሞ ሌሊትም ስለሚሆን ለተለያዩ አደጋ የሚያስከትሉ እንስሳት ልነክሱና ልበሉ ይችላሉ ማለት ነው። ስለዚህ የጨርቃ ብርሃን ትወዳለህ? ወይ የተባለው አዎ እወዳለሁ ግን ለማየት በምውጣበት ሰዓት እንዲህ አይነት አላስፈላጊ የሆኑ ነገሮች ሊከሰቱና ሊመጡ ይችላሉ ለማለት ነው።

ፎቶ ማንሳት ትወዳለህ ይላል? አዎ በጣም ነው ማንሳት እምወደው። ለምን መሰለህ። አንደኛ ምታነሳቸው ፎቶዎች። ምታነሳቸው ፎቶ በምታነሳ ሰዓት ጥሩ የሆነ ደስ ሚልህ ነገር ካለ። ያንን ለወደፊት በሌላ ጊዜ ሲመቸኝ አየዋለሁ በሚል። ልትይዘውና ልትጠቀምበት ትችላለህ። ሌላኛው ፎቶ በምታነሳበት ሰዓት በጣም ሚገርሙ የተለያዩ። የመሬት ቅርጾች ሊሆን ይችላል። እንዲሁም የዛፍ አቀማመጥ የዛፍ ቁመት ሊሆን ይችላል። የአበባ አየያስ። የአበባ ፍሬ እንዲሁም ሌችሎ ብዙ ነገሮች ሊሆኑ ይችላሉ። እና ፎቶ። እዴ በጣም እኮ በአለም ላይ በነገራችን ላይ በጣም በትልቁ። በትልቅ ደረጃ ወይም በትልቅነት ከሚጠቀሱት ወይም ደግሞ በታዋቂነት ከሚጠቀሱት ስራዎች መካከል። ፎቶ ማንሳት እና እነዚያን ፎቶዎች በተለያዩ ተንቀሳቃሽ ምስሎች መልቀቅ ነው። እና ፎቶ ማንሳት ያስደስተኛል እወዳለሁ ያዝናናኛል።

እሺ ምን? ያህል ጊዜ መጽሐፍት ታነባለህ ይላል በቀን ነው በአመት ነው ወይስ በወር ነው ወይስ በሳምንት ነው የሚለውን ጥያቄ ጠይቄህ ከመለስክልኝ እያንዳንዱን ዝርዝር አድርጌ አስረዳሃለሁ። መጽሐፍ የማነብበት የተወሰነ ሰዓት ያለኝ። በሳምንት ነው ምክንያቱም በእያንዳንዱ ቀን የግል ስራ ስለሚበዛ ያንን ሰዓት ላለመጉዳት ሲባል ብዙ ጊዜ መጽሐፍ በማንበብ አላሳለፍም። ነገር ግን ከስራ ጊዜ ነፃ በምሆንበት ሰዓት በማንኛውም ሰዓት ግን ምትጽሐፍት አነባለሁ። ቋሚ የሆነ የማንበቢያ ጊዜና ቋሚ የሆነ የማንበቢያ ሰዓት ግን የለኝም። ነገር ግን ቋሚ የሆነ ለማንበቢያ የሚሆን ንጹህ ቦታ አለኝ ያስተካከልኩት ማለት ነው። ቋሚ የሆነ ሰዓት ግን የለኝም። ምክንያቱም አብዛኛውን ጊዜ ገቢ የሚያስገኝ ስራ ላይ እና የ ኑሮው ውድ ስለሆነ በዛ ላይ ስለማተኩር ከዛ ስራ ነፃ ስሆንና ስራ በሌለበት ሰዓት ግን መጽሐፍትን በማንበብ ጊዜ አሳልፋለሁ

ታውቃለህ ይላል? አዎ ነው መልሱ አዎ በትክክል ለበጎ አድራጎት ሰርቼ አውቃለሁ ለማለት ነው። ለምሳሌ የበጎ አድራጎት ድርጅቶች እርዳታ አስፈልጎ እረድቼ አውቃለሁ። ሁለተኛ የበጎ አድራጎት ድርጅቶች እርዳታ በገንዘብ ብቻ ሳይሆን ቤታችን ብትሰሩልን ቤታችን ብታስተካክሉልን መኖሪያችን ብርዱ ቸገረን ፀሀይ አስቸገረን ብለው ላሉ ለአይነ ስውራንና ማየት ለተሳናቸው አንድ ቦታ ላይ ስላለ አንድ ድርጅት። እነሱን በቤታቸውም በመስራት እንጨታቸውንም በመገርገር በሚስማር በመምታት ማገር። እና ቆርቆሮ ሌሎችም ስራዎችን በመመጣት ኮንክሪት እና ሲሚንቶ ተጠቅሞ ኮንክሪት እና ብረት በማምጣት የሊሾ ስራ የመስራት ስራ። ሰርተናማት ስለዚህ ለበጎ አድራጎት ሰርተህ ታውቃለች በተባለው አዎ በትክክል የሚታይና የሚነበብ ስለሆነ

እጠቀማለሁ ምክንያቱም የቁም መጥረጊያ ትጠቀማለህ ይላል? አዎ እጠቀማለሁ ምክንያቱም የቁም መጥረጊያ በመጠቀም የቤት ውስጥ ሳሎንና ሆነና የቤት ውስጥ እቃ ቤትም ሊሆን ይችላል የቤት ውስጥ አልጋ ቤትም ሊሆን ይችላል እንዲህ በቀላሉ የሚጠረጉ በተለይ ደረቁ ሻሻ የሚባለውን ነገር ለማጽዳት ደረቅ ቆሻሻ የሚባለውን ነገር ለማጽዳት የቁም መጥረጊያ እጠቀማለሁ። እንደውም በረንዳን እንዲሁም በአካባቢው ያለውን የ በየአካባቢው ያለውን የብረት እና በየአካባቢው ያለውን ቆሻሻ ለምሳሌ ወጣ ብለን ወጣ ብለን ብረት ሊሆን ይችላል ቆርቆሮ ሊሆን ይችላል ወረቀት ሊሆን ይችላል እንደዚህ አይነት ለማስወገድ ከእጅ ንክኪ ነፃ በሆነ መንገድ አካባቢን ለማጽዳት እና ለማስዋብ የቁም መጥረጊያ እጠቀማለሁ ለማለት ነው። ትጠቀማለህ ተብየ ስለተጠየኩ ስለዚህ ቁም መጥረጊያን እጠቀማለሁ

እሺ ሃይማኖታዊ ግብር ግብር ታከብራለህ? ይላል አዎ ሃይማኖታዊ ስራ ታከብራለህ ወይም ሃይማኖታዊ ግብር ትከፍላለህ። ታከብራለህ ከሆነ ሃይማኖታዊ ስራ እሰራለሁ። ሃይማኖታዊ ክብረ በዓል አከብራለሁ ለምሳሌ እንደሚታወቀው በአመት አንድ ጊዜ ወይም በአመት ሁለት ጊዜ የሚከበሩ ሃይማኖታዊ በዓል አለን። ያ ምንድነው? አንደኛ የፋሲካ በዓል ሃይማኖታዊ በዓል ነው። እንደሚታወቀው የገና በዓል ሃይማኖታዊ በዓል ነው። እንደሚታወቀው የጥምቀት በዓል ሃይማኖታዊ በዓል ነው። እንደሚታወቀው ስለዚህ እነዚህን ሃይማኖታዊ በዓላት በጣም አከብራቸዋለሁ በታላቅ ክብር አክብራቸዋለሁ። እንደሚታወቀው እነዚህ በዓላት ማለት በሰው ልጅ ህይወት ውስጥ በእያንዳንዷ እንቅስቃሴ እና በእያንዳንዷ ሰዓት እሚያምኑት አካል የሰራላቸውን መልካም ስራ እያስታወሱ ክብረ በዓሉን ያከብራሉ ለማለት ነው። ስለዚህ እኔም የዚህ አካል ስለሆንኩኝ ሃይማኖት በዓሉን አከብረዋለሁ ለማለት ነው።

"ስልክ ገንዘብ ትልካለህ ወይ?" ተብሎ ለተጠየቀው ጥያቄ አዎ በሚገባ ነው እንግዲህ በስልክ ገንዘብ የሚላክባቸው የስራ አይነቶች በጣም ብዙ ናቸው። ለምሳሌ በስልክ መብራት ክፍያ ይከፈላል፣ በስልክ የውሃ ክፍያ ይከፈላል፣ በስልክ የስልክ አገልግሎት ለምሳሌ የቴሌኮም አገልግሎት ክፍያ ይከፈላል፣ እንዲሁም በስልክ ገንዘብ ዝውውር ለጓደኛ ለማዘዋወር ከፈለገ ለድርጅት ማዘዋወር ካስፈለገ በገንዘቤ አከናውናለሁ። እንዳልኩህ ነው እራቱም የምከፍለው በስልክ ነው በስልክ አስተላልፌ ነው በስልክ ልኬ ነው። ለጓደኛዬ ገንዘብ መላክ ካለብኝ በስልክ ልኬ ነው። አሁን ላይ በስልክ የማይንቀሳቀስ ንብረት አለ ብሎ ማለት ይከብዳል። ስለዚህ "በስልክ ገንዘብ ትልካለህ ወይ?" ለተባለው ጥያቄ አጭር እና አጭሩ መልስ አዎ ለብዙ አካላት ለብዙ አካላት ገንዘብ በሞባይል እልካለሁ፣ ተጠቃሚም ነኝ ለማለት ነው።

በዱቅ የመፍጨት ታውቃለህ ይላል? አዎ መልሱ በዱቅ የመፍጨት አውቃለሁ ፈጭቼም ወይም ተጠቅሜ አቃለሁ የሚለውን መልስ ለመስጠት ነው። ምክንያቱም ዶውቄ ስትፈጭበት ሀይለኛ ስለሆነ ክብደት ስላለው። እንዲሁም ደግሞ የተፈቀደ ስለሆነ እንዳይበተኑ የተፈቀደ ስለሆነ ለምሳሌ የተፈቀደው ምንድን ነው ካልከኝ? ዱቄት ስትፈጭ? የምትፈጨው ነገር ለምን አገልግሎት ነው የሚውለው? የምትፈጨው ነገር ምንድን ነው የምታረገው? ብለህ ብጠይቅ ተጨማሪ ጥያቄ ወይ ለዳቦ ነው የማረገው ይልሃል? ወይም ለምንም ሊሆን ይችላል። ነገር ግን በዚያ መፍጨት በዱቄት መፍጨት ታውቃለህ ለተባለው አወ በትክክል አውቃለሁ ምክንያቱም በዱቄ የተፈጨ ምግብ በልቼ አውቃለሁ። በዱቄ የተፈጨ ምግብና በዱቄ የተገነፋ ገንፎም በልቼ አውቃለሁ። ስለዚህ በዱቄ መፍጨት ታውቃለህ ለተባለው አወ በትክክል እችላለሁ። የሚለውን መልስ እንዲትይዙልኝ እፈልጋለሁ።

እሺ "ምን አዲስ ነገር መማር ትፈልጋለህ?" ይላል። እንግዲህ እንደሚታወቀው ብዙ አዲስ ነገር መማር እፈልጋለሁ፤ በጣም ብዙ ማለት ነው። ለምሳሌ ቤት ውስጥ ያሉ የኤሌክትሮኒክስ እቃዎች ለመጠገን ስልጠና እና ትምህርት መውሰድ በጣም እፈልጋለሁ። ምክንያቱም ቤት ውስጥ ያሉ እነዚህ ኤሌክትሪክ እቃዎች በሙሉ ላንተ ለህይወትህ ስራህን ቀለል የሚያደርጉልህ የሚያግዙህ ብዙ ወጪም እንዳታወጣ የሚረዱህ ስለሆነ እና ይሄን ታሳቢ በማድረግ እና ትሄን ታሳቢ በማድረግ በእያንዳንዱ ህይወት ውስጥ ባለሙያ ጠርቶ ስለማያዋጣ እና ስለማያስኬድ አዲስ ነገር መማር የምፈልገው በተለይ በተለይ የኤሌክትሮኒክስ ቤት ውስጥ ያሉ የምድጃ፣ የምጣድ፣ የፍሪች እና ሌሎቹንም አካላት ለመጠገን ሲባል የነሱን ስኪል ለማወቅና ለማሳደግ እዚህ ውጪ ላይ መማርና እዚህ ውጭ ላይ እዚህ ውጭ ላይ እዚህ ውጭ ላይ ሆኜ እፈልጋለሁ ማለት ነው።

እሺ ምን አይነት ጫማ ትወዳለህ? ይላል እኔ በብዛት የምወደው ጫማ እ እነዚህ ነጭ የሆኑ ነገር ግን በጣም ለስለስ ያሉ። በተለይ ደረቅ ያልሆነም ሶላቸው። ደረቅ ያልሆነ ያ ማለት ሶላቸው በጣም እስ ለስለስ ያለ። በቀላሉ ስምጥ ማለት የሚችል አይነት ጫማዎችን እጅግ በጣም እወዳቸዋለሁ። ስረግጣቸውም ደረቅ ስላልሆኑ በቀላሉ የመሬትን እ ትክክለኛ ቅርጽ አለመያዝ ማለት ወጣ ገባ መሆንን መሸከምና መዋጥ ስለሚችሉ። እንዲህ አይነት ጫማ በጣም እወዳለሁ ማለት ነው። እንደዚህ ቅርጻቸው ወጣ ገባ የሆነውን መሬት። መሸከም እና ስረግጣቸው መንም አይነት አንተን እንዳይሰሙ ስለሚያደርጉ። ተለጣጭ የእግር ጫማ ያላቸውን ሶሎች እወዳቸዋለሁ ለማለት ነው።

እሺ የስራ ምኞትህ ምንድነው? ወይም ምንድን ናቸው? ያንተ የስራ ምኞት ምንድን ናቸው? ይላል እንግዲህ በፊት ከዚህ በፊት በነበረው ውይይታችን እንደነገርኩህ እኔ የምወደውና ደስ የሚለኝ የስራ ምኞቴ ህክምና ዘርፍ ነበረ ነገር ግን ህክምና ብቻ አልነበረም የዛኔ ደስ የሚለኝና የምወደው የምህንድስና ዘርፍ የህክምና ዘርፍ እና የቲክልጽ ወይም ደግሞ የእያንዳንዱ እቃ መሰረት የስራ ምኞትህ ምንድነው? ለተባለው ህክምና ነው ነገር ግን በጊዜው እኔ ምኞቴ የነበረው አንድ አይነት ብቻ አልነበረም ስለዚህ ምርጫ ነበረኝ አንደኛ ማስቀመጠው የህክምናው ዘርፍ ነው ሁለተኛ ግን የምህንድስናውን ዘርፍ አስቀምጬ ነበር ነገር ግን በወቅቱ በነበረው የውጤት አሰራር መሰረት ለኔ የመጣልኝ ውጤት ህክምና የሚያስገባ ሳይሆን ምህንድስና የሚያስገባ ስለሆነ ወደ ሁለተኛው ምርጫዬ እና ወደ ሁለተኛው የስራ ህልሜ ውስጥ ገብቻለሁ ማለት ነው ስለዚህ የስራ ምኞቶችህ ምንድን ናቸው? ለተባለው የመጀመሪያው የህክምና ዘርፍ ነው ሁለተኛው ደግሞ የምህንድስና ዘርፍ ነው ብሎ መልሱን ለመመለስ ነው።

እሺ ብዙ ሰነዶች ታዘጋጃለህ ወይ? ይላል ለምን ለምን ሰነድ ምፈልገው ከሆነ አዘጋጃለሁ። አስፈላጊ ከሆኖ ከተገኘ ሰነዱ ሰነድ ለማዘጋጀት ብዙም ችግር የለብኝም አዘጋጃለሁ። ለምሳሌ እኔ የማዘጋጃቸው ሰነዶች። በብዛት ለተማሪዎች የሚጠቅሙ አስተማሪ ስለሆንኩኝ ለተማሪዎች የሚጠቅሙ እና ተማሪዎች የሚጠቀሙባቸው ሰነዶች ከሆኑ የአሳይመንት ራሱን የቻለ ፎርማት ራሱን የቻለ ሰነድ አለው። እንዲሁም ደግሞ ፈተና የሚሆን ራሱን የቻለ ሰነድ አለ። ለተለየ ለመስክ ስራ ሚሆን ራሱን የቻለ ስርዓት ያለው ሰነዶች አሉኝ። እና በተለይ በትምህርት ማስተ በመማር ማስተማሩ ሂደት ውስጥ ያለውን ሰነድ በማዘጋጀት ማዘጋጃቸው ሰነዶች ብዙ ናቸው። ስለዚህ ብዙ ሰነድ ታዘጋጃለህ ወይ? ተብሎ ለተጠየቀው ጥያቄ አዎ በጣም ብዙ ሰነድ አዘጋጃለሁ የሌሎችን የትምህርት ሰነድ አዘጋጃለሁ የራሴን የማስተምርበትን አዘጋጃለሁ። እና ብዙ ሰነዶችን አዘጋጃለሁ ለተባለው አዎ ብዙ ሰነድ አዘጋጃለሁ የሚል መልስ

እሺ የቀረ ምግብ ትበላለህ ይላል እኔ የቀረ ምግብ በፍጹም አልበላም። በፍጹም ነገር ግን እኔው ራሴ ያተረፍኩትና ከአንድ ሰዓት ባልበለጠ ጊዜ ውስጥ የቆየ ከሆነ ልበላ እችላለሁ። አንድ እሱ ነው ሁለተኛ የቀረ ምግብን በተለየ መንገድ በማከም ለምሳሌ በማሞቅ ልመገብ እችላለሁ። የራሴን ምግብ ምንአልባት ምሳ ላይ ያተረፍኩትን ምግብ እራት ላይ በማሞቅ ልመገብ እችላለሁ። ስለዚህ እንደአጠቃላይ የቀረ ምግብን በቀጥታ አልመገብም። ነገር ግን የቀረ ምግብን በማስተካከል በማከም በማሞቅ ልመገበው እችላለሁ። ስለዚህ እመገባለሁ በሚል ሊያዝ ይችላል። እና ትመገባለህ ለሚል እመግባለሁ ነገር ግን ቀጥታ ሳይሆን በማከም። ወይም በማስተካከል እና በማሞቅ በሚል ቢያዝልኝ መልሱ ለማለት ነው

እሺ ጺም ታቆያለህ ይላል? አዎ አቆያለሁ በብዙ ምክንያት ጺሜን አቆየዋለሁ ምክንያቱም ጺሜን አሳንድገዋለሁ ለማለት ነው። እና አንደኛ ደስ ይለኛል ጼማ ማሳድግ ሙቀት ነው ለሰውነትህ እና በዛ የተነሳ ስለምወደው አሳድገዋለሁ። ሁለተኛ አንዳንዴ ስራ በዝቶብኝ ፀጉሬን ለመስተካከል ጊዜ ሳላገኝ ስቀር። ያው ጺሚን ፀጉሬም አብሮ ያድጋል ማለት ነው። ለምሳሌ አንድ ቀን ተስተካክዬ ጽሜን ሳልስተካከል ፀጉሬን ብቻ ተስተካክዬ ከሄድኩ በሚቀጥለው ዙር የምስተካከል ከሆነ ጺሜ በጣም የሚያድግበት ሰዓት አለ ማለት ነው። ስለዚህ ጺሜ ታቆያለህ የተባለው ሁል ጊዜም ባይሆን አንዳንዴ ስለማቆየው። ወይም ደግሞ ከፀጉሬ ከራሴ ፀጉር ከመስተካከልበት ስለማሳልፈው። ጥያቄውን በቀጥታ ለመመለስ ያህል ጺም ታቆያለህ ወይም ታሳድጋለህ? ስለሚሆን ጥያቄው አዎ አሳድጋለሁ አዎ ጺሜን አቆያለሁ የሚል መልስ እንዲያዝልኝ እፈልጋለሁ

የትርፍ ጊዜ ማሳለፊያዎችህ የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው ይላል? እሺ ጥሩ ነው በትርፍ ጊዜ። ማሳልፍባቸው ሰአቶች ወይም ማሳለፍ ማሳልፍባቸው ሁኔታዎች አንደኛ ልጆችን ማጫወት ነው። ልጆችን ማዝናናት አንድ ትርፍ ጊዜ የማሳልፍበት አንዱ መንገድ ነው። ሁለተኛ መንፈሳዊ ቦታ መሄድ ነው መንፈሳዊ ቦታ በመሄድ ትርፍ ጊዜን አሳልፋለሁ ማለት ነው። ብዙ ጊዜ ነው እንጂ መንፈሳዊ ቦታ መሄድ ብቻውን ለትርፍ ጊዜ ብቻ የተመደበ አይደለም። ለምሳሌ ጠዋት ስራ ነው ግን ጠዋት ላይ መንፈሳዊ ቦታ እሄዳለሁ። ሶስተኛ ትርፍ ግዜን ማሳለፍበት መንገድ። ባህላዊ ጨዋታ በመጫወት ለምሳሌ እግር ኳስ ቁጭ ብሎ ማውራት መረብ ኳስ ስፖርት እና የተለያዩ እንቅስቃሴዎችን በማድረግ ከስራ ሰዓት ውጭ ያለውን ጊዜን አሳልፋለሁ ለማለት ነው።

እሺ ማብሰል ትችላለህ ይላል ምን ምግብ ነው? አዎ ማብሰል ትችላለህ የተወሰነ የሰጠኸኝን ነገር ነው። አዎ እችላለሁ ነው። መልሱ ምክንያቱም ማብሰል ጥበብ ነው። ማብሰል እውቀት ነው። ማብስል ችሎታ ነው። ስለዚህ ጽፈ በተሞላበት መንገድ አብስልህ የምትመገበው ምግብ እውቀት እውቀት እውቀትን ጨምረህ ስለምትመገበው ምግብ ላንተ ትልቅ የሆነ ጠቀሜታ ስላለው ማብሰልን ልምድ አድርጌያለሁ ማለት እችላለሁ። ማብሰልን ልምድ ስራ አደረኩኝ ማርሰል ደስ ይለኛል ይመቸኛል እወደዋለሁ ማብሰልን እወዳለሁ ለማለት ነው። ሌላኛው ማብሰል ትችላለህ? ወይ ስባል እንደው ጠቅላላ ነገር ከሆነ ምንም አይነት ነገር ይሁን ምግብ ያልሆነ የሆነ የሆነ ያልሆነ እንዳጠቃላይ ማብሰል እችላለሁ ለማለት ነው።

እሺ ዋና ሀላፊነቶችህ ምንድን ናቸው? ይላል ኦሮሮ በስማም የኔ ሀላፊነቶች እግዜር ይስጥልኝ በጣም ብዙ ናቸው። አንደኛ ቤተሰብ ስላለኝ ለቤተሰቦችህ ዋና ሀላፊነት አለብኝ ምን የማድረግ ፍላጎታቸውን የመሙላት። ቤት ውስጥ ያለውን አጠቃላይ ነገር የማስተካከል የመሙላት ሀላፊነት አለብኝ። የማስተዳደር ፍላጎታቸውን መሙላት ብቻ ሳይሆን የማስተዳደር ሀላፊነት አለብኝ። በስነምግባር ከመስመር እንዳይወጡ በትምህርታቸው እንዳይሰንፉ ሆዳቸው እንዳይርባቸው በዚህ ሁሉ ትልቅ ሀላፊነት አለብኝ። ሁለተኛው ሀላፊነቴ አስተማሪ ስለሆኑ ለተማሪዎችን በቂ የሆነ እውቀት በማስተምረው የትምህርት ዘርፍ በቂ የሆነ እውቀት እንዲያገኙ። በቂ የሆነ ክሎት እንዲያገኙ። በቂ የሆነ የጥናት ጊዜ የመስጠት እና በቂ የሆነ ለተማሪዎች እውቀት የመስጠት ትልቅ የሆነ ሀላፊነት አለብኝ። እነዚህ ሁለት ትላልቅ ሀላፊነቶች እኔ ጋር ያሉ ሀላፊነቶች ናቸው ዋና ዋና እሚባሉት ማለት ነው

እሺ። ቀርቃሃ በአካባቢ ያድጋል በእኛ አካባቢ አያድግም። አላውቅም። ነገር ግን ቀርቀሃ የሚባለውን አትክልት ግን አውቀዋለሁ። በብዛት በእኛ አካባቢ ባያደርግም ከእኛ አካባቢ ወጣ ባሉ አሉ አካባቢዎች በቅሎ አይቼው አውቃለሁ። በመኪና ጉዞ ስንቀሳቀስ መንገድ ላይ በቅሎ በጣም በረጅሙ አድጎ እንዲሁም ደግሞ ገና በማደግ ላይ ያለውን ቀርቃሃ ዛፍ ወይም ቀርቃ ተክል። አይቼው አውቃለሁ። በእኛ አካባቢ ግን እንዲህ አይነት የቀርቃ ተክል የሚያተክል ገበሬም የለም። አተክሎ የሚያሳድግ የማህበረሰብ ወይም ደግሞ የህብረተሰብ ክፍልም አላየሁኝም ለማለት ነው። ስለዚህ በእኛ አካባቢ እኛ ባለንበት እና በእኛ እኛ ባለንበት አካባቢ ባለው የአየር ንብረት ቀርቀሃ አይበቅልም። እኔም በቅሎ አላየሁም ለማለት ነው።

የስራ ቦታ ህደልነት እንዴት ነው? ይላል ጥያቄ ጥሩ ጥያቄ ነው። የስራ ቦታ የደህንነት እጅግ በጣም ደስ የሚል የተረጋጋ ደህንነቱም የተረጋገጠ ነው። ምክንያቱም ለምሳሌ ስራ ቦታዬ አንደኛ ዙሪያው በአጥር የታጠረ ነው። ሁለተኛ ከመታጠሩ በተጨማሪ ስድስት የሚሆኑ የጥበቃ ማማዎች አሉት። በአራቱም ማዕዘን አራት አሉ ከዛ ደግሞ በመሃል በመሃል ሁለቱ መምህሮች የሚታዩ ከሆነ በሁለት መካከል ማማ የለም። ነገር ግን በቁመቱ በኩል በጣም ረጅም ስለሆነ በመሃል ደግሞ አንዳንድ ስላለው አጠቃላይ በስድስት ማማዎች ስለሚጠበቅና አጥር ስለሆነ። የስራ ቦታዬ በጣም ደህንነቱ የተረጋገጠ እና ደስ የሚል የአየር ንብረት ያለው የስራ ቦታ ነው ያለው ለማለት ነው።

እሽ በቀን ስንት ሰዓት ስልክ ትጠቀማለህ ይላል? እንግዲህ እንደ ስራ ሁኔታ እንደ ስራዬ ሁኔታ ለሰአታት ስልክ እጠቀማለው ምናልባት ለአንድ ሰዓት ስልክ ልጠቀም እችላለሁ ለሁለት ሰዓት ልጠቀም እችላለሁ ለሶስት ሰዓት ስልክ ልጠቀም እችላለሁ። ይሄ ማለት ግን ምን ማለት መሰለህ? ቋሚ የሆነ በቀን ውስጥ ቋሚ የሆነ ስላሳ ደቂቃ ብቻ እጠቀማለሁ ብዬ አልልህም። ለምን ስራ ሲበዛ ለምሳሌ ብዙ የማናግራቸው ሰዎች ካሉኝ እና ብዙ ስራ ከተለያዬ አቅጣጫ ስራ ሲመጣ ስልክ እጠቀማለው። የዚያ የስልክ ሰዓት ግን እንደ ስራው ሁኔታ ነው የሚወሰነው። እንጂ ዝም ብዬ ቋሚ የሆነ በቀን ይሄን ያህል ሰዓት አወራለሁ ወይም ይሄን ያህል ሰዓት እጠቀማለሁ ብዬ ልነግርህ አልችልም። እንደ ስራው ሁኔታ የምጠቀምበት ሰዓትም ይለያያል ለማለት ነው።

መጠበቅ ታግር ነው። እሺ ይላል ጥያቄው። መጠበቅ ማለት ማገድ ነው ወይ? ቢል ቢዬ ባስተካክለው መጠበቅ ማገድ ነው። ይላል እንደዛ ከሆነ። እንደየሁኔታው ይለያያል እንጂ ለምሳሌ። ከብት መጠበቅ ማለት ከብት ማገድ ነው። ስለዚህ ይሄ በጣም ያስኬዳል ትክክለኛ አባባል ነው። ከብት መጠበቅ ማለት ከብት ማገድ ነው ይላል። ስለዚህ ይሄ ትክክል ነው። ነገር ግን ሰው መጠበቅ ማለት ሰው ማገድ ማለት አይደለም። ግልጽ ነው አይደል? ስለዚህ ለእንስሳ ከሆነ። ለእንስሳ መጠበቅ ማለት እንስሳ ማገድ ነው። ሰው መጠበቅ ማለት ግን ሰውን ሰዓት ታግሰህ መቆየት ማለት ነው። ተረድተኸኛል አይደል? ሰውን እስኪመጣልህ ድረስ። ካለበት ቦታ ሲመጣ ድረስ መታገስ። መቆየት ማለት ነው። መጠበቅ ማለት ተረድተኸኛል አይደል? ስለዚህ መጠበቅ ማለት ለሰው ከሆነ። መቆየት ነው። ለእንስሳ ከሆነ ደግሞ ማገድ ማለት ነው።

እሺ ቤት ምን አይነት ቤት የቤት እቃ አሉ ይላል? ጥያቄ ነው ቤቴ ውስጥ ያሉ እቃዎች አንደኛ የምግብ ጠረቤዛ ሳህን ብርጭቆ የውሃ ማጣሪያ ቴሌቪዥን ቁም ሳጥን ሶፋ ወንበር የምግብ መተ ማጠቢያ ውሃ የሚያሳፍፍ ብረት ድስት ሹካ ማንኪያ ዋና ማንኪያ ትንሿ ማንኪያ ትልቁ ማንኪያ ቆርፌ ምጣድ እስቶፍ የእንጀራ መጋገሪያ ምጣድ ማለት ነው። ስቶፍ ደግሞ የወጥ መስሪያ እንዲሁም ደግሞ ልብስ ጫማ ካልሲ ፍሪጅ እኛ ቤት ውስጥ ያሉ እቃዎች በጣም ብዙ ነገር ብዙ ናቸው። በነገራችን ላይ ሳህን የውሃ መጠራቀሚያ ሮቶ። እኒህ ሁሉ እኛ ቤት ያሉ የቤት እቃዎች ናቸው።

እሺ ቤት ምን ያህል ጊዜ? ይሰበሰባል ቤትህ ምን ያህል ጊዜ ይሰበሰባል? ቤትህ በምን ያህል ግዜ ትሰበስባለህ ነው ያ ማለት ምን ማለት ነው? ከጥያቄው ለመርዳት እንደሞከርኩኝ። ቤትህ በምን ያህል ጊዜ ትገባለህ ወይም ትሰበሰባለህ ማለት ነው? ያ ማለት ምን ማለት ነው? ለምሳሌ ዛሬ ቀን ነው ስራ ትውላለህ በተለያየ አጋጣሚ ስራ ትሰራለህ። ወደ ቤትህ ግን ስንት ሰዓት ትሰበሰባለህ? ስንት ሰዓት ነው ቅርቅ የምትለው ስንት ሰዓት ነው ቤት የምትከለለው? ስንት ሰዓት ነው ወይ ቤት የምትገባው ማለት ነው? ይሄ ይመስለኛል ከጥያቄው። መንፈስ አንፃር ስለዚህ እኔ ብዙ ጊዜ ወደ ቤቴ የምሰበሰብበት ሰዓት ቋሚ አይደለም። እንደ ስራው ሁኔታ አምሽቼ ልሰበሰብ እችላለሁ። ዘግይቼ ልሰበሰብ እችላለሁ ፈጥኜ ልሰበሰብ እችላለሁ። ስለዚህ ቋሚ የሆነ ቤት የምሰበሰብበት ሰዓት የለኝም ለማለት ነው።

እሽ በጄት ታስተዳድራለህ ይላል አዎ እውነት ነው። ምክንያቱም ደሞዜን ወይም ለኔ በጀቴ ናት ደሞዜ ለኔ ለኔ ቤት ውስጥ በጀቴ ስለሆነች በጣም ነው ማስተዳድራት በጣም በጄት ማስተዳደር በጣም ነው እምችለው። የመጀመሪያ የመጀመሪያ ማድረገዉን ልንገርህ በአጭሩ መጀመሪያ በወር ውስጥ የሚያስፈልግ ነገር ነገር በሙሉ እጽፋለሁ። ቤት ውስጥ ተመካክረን ማለት ነው እሚያስፈልገን ነገር በሙሉ እጽፋለሁ። የዚህ ወር ደሞዜ ያንን የወር ፍላጎታችን ማያሟላ ከሆነ ከሚቀብረው ወር ደግሞ እዚህ በብድር መልኩ ሊሆን ይችላል። በተለይ መንገድ ወስድና የዛሬ ወር ደሞዛችን ፍላጎት ለምሳሌ በጊዜ የሚፈለጉ እቃዎች አሉ እና በጊዜ የሚፈለጉ እቃዎችን አሉና በሚቀጥለው ወር ደሞዝ ቢኖረኝ እንኳን ስለማላገኛቸው ከሚቀጥለው ወር በጀት በማምጣት እና በመውሰድ በጀት በትክክል ማስተዳደር እችላለሁ። ነው

ቡና ወይ ሻይ ትመርጣለህ? ይላል። የኔ ምርጫ ቡና ነው። ምክንያቱም ቡና ስትጠጣ ነቃ ትላለህ አይምሮህ ትንሽ። ድብርት ውስጥ ብዙ ሀሳብ ውስጥ ከነበረ። ትንሽ የማንቃት ንቁ የማድረግ ስልጣንና ንቁ የማድረግ ሀይል ስላለው ከሻይ ይልቅ ቡናን እመርጣለሁ። ቡና ግን እንደሚታወቀው አንደኛ የፈላዋ ነው ሁለተኛ ደግሞ ጣፋጭ ስኳር ነው ያለበት። ስለዚህ እኔ ደግሞ በባህሪዬ ሰውነቴ ወፍራም ስለሆነ። ከወፍራም ሰውነት ላይ ስኳር መጨመር ማለት ከእሳት ላይ ገለባ መጨመር ስለሆነ በጣም ይቀጥላልና በጣም ይቃጠላል ማለት ነው። ገለባ ስጨምር ስለዚህ ከወፍራም ሰው ላይ ደግሞ። ስኳር ብትጨምርበት ውፍረቱን የበለጠ ጨምርበት አሳድገው ማለት ስለሆነ ስኳር ለኔ ምርጫዬ አይደለም። ቡና ግን ምርጫዬ ነው ለማለት ነው

እሽ ማንቂያ ሰዓት ትጠቀማለህ ይላል? አዎ እጠቀማለሁ። ምክንያቱም ማታ ስራ ምሰራው ካለኝ እና ቀደም ብዬ መነሳት ካለብኝ እንደሚታወቀው። ወደ ስራ ከመሄዴ በፊት ልጆችን ትምህርት ቤት ማድረስ የኔ ዋናና መሰረታዊ ስራዬ ነው። ስለዚህ ልጆችን ወደ ትምህርት ቤት ለማድረስ ደግሞ ለትምህርት ቤት ቀን ላይ ለሚውሉበት ነገር አስፈላጊውን ነገር በሙሉ እንጭናለን እንሰበስባለን ለምሳሌ ምግብ ማዘጋጀት አለ። ዩኒፎርም ማጥብ ጫማ መወልወል ማልበስ እነዚህ እነዚህ ነገሮች ስራዎች አሉ ጠዋት እሚሰሩ ስለዚህ። ቀደም ብዬ መነሳት ስለሚያስፈልገኝ ቀደም ብሎ መነሳት ስለሚያስፈልገኝ ይሄን ደግሞ እንቅልፍ አንዳንዴ ታውቀዋለህ አይደለ? ቀን ስራ በዝቶብህ ከሆነ እንቅልፍህ ሊረዝም ስለሚችል እና የጧት ስራን ስለሚጎዳብኝ። የማንቂያ ሰዓት ወይም ደግሞ ሰዓት ሞባይን በመቅጠር እና ጮሆ እንዲቀሰቅሰኝ በማድረግ የማንቂያ ሰዓት ተጠቃሚ ነኝ ለማለት

በስራ ጊዜ እረፍት ታደርጋለህ ይላል አዎ እደርጋለሁኝ። ምክንያቱም ዛሬ አሁን ክላስ ነበረኝ። ስለዚህ ከክላስ ወጥቼ ክላሱ ከሁለት ሰዓት ከጠዋት ሁለት ሰዓት እስከ ቀኑ ስድስት ሰዓት ድረስ። ስለሆነ ይሄንን ይሄንን ጊዜ ጠዋት የተወሰነ ሰዓት አስተማርኩኝ ያን ካስተማርኩኝ በኋላ ደግሞ ቀጥታ ወዴት ነው የሄድኩት እረፍት ነው። ያደረኩት አረኩኝ ከእረፍት በኋላ ደግሞ ከሰአት ዛሬ በአጋጣሚ የለኝም። ነገር ግን ስራ የሚኖረኝ ከሆነ በመሃል በመሃል እረፍት አደርጋለሁ ምክንያቱም ስራ ታውቃለህ አይደል ከባድ ነው። ያጨናንቃል ሰውነት ያደክማል ለሚቀጥለው ስራ እና ለሚቀጥለው ክፍለ ጊዜ በተሻለ መንገድ እና ባልደከመ መንፈስ ስራዬን መስራት ስለምፈልግ በመሃል በመሃል እረፍት አደርጋለሁ ለማለት ነው

እሺ የትኛውን ወቅት ትወዳለህ? ይላል። እሺ። እኔ የምወደው በጣም ደስ! የሚለኝ ወቅት መኸር ነው። አይ መኸር! መኸር ለኔ ልዩ ነው! ልዩ ነው! ምክንያቱም በመኸር አበባ የሚያብብበት ነው፤ የአበባ ሽታ ታያለህ፤ የአበባን የሚገርም የሚገርም ሽቶዎችን ታሸታለህ። መኸር እሸት ምግብ የሚበላበት ነው፤ እሸት! የምግብ እሸት! የእህል እሸት የምታገኝበት ነው። በመኸር እኮ ምን ልበልህ! በመኸር አንተ የእሸት ምግብ ከበላህ! አንዴ! አመቱን ሙሉ ጠንካራ፣ አመቱን ሙሉ ጎበዝ ሆነህ ትቀጥላለህ። ስለዚህ የመኸር ወቅት ለኔ በጣም ደስ የሚለኝ ወቅት ነው። በጣም ደስ የሚለኝ! መኸር ማለት በእኛ አቆጣጠር ምን ማለት መሰለህ? አህል የሚደርስበት፣ ፍሬ የሚያፈራበት ጊዜ ስለሆነ መኸር ለኔ በጣም የሚመቸኝ የምወደውና የምመርጠው ወር ነው ማለት ነው።

የስራ ጊዜዎት እንዴት ነው ይላል? የስራ ጊዜ እንዴት ነው ሲባል? አስተማሪ ነኝ። የስራ ጊዜዬን ከጧቱ ሁለት ሰዓት እስከ ቀኑ ስድስት ሰዓት ድረስ አንድ ክፍለ ጊዜ እጠቀማለሁ። ከሰአት ደግሞ ከቀኑ ስምንት ሰዓት እስከ ቀኑ አስራ አንድ ሰዓት ድረስ ሁለተኛ ሰዓት እጠቀማለሁ። ስለዚህ የኔ የስራ ጊዜ በቀን ውስጥ ሲለካ ማለት ነው። ከጧት ስምንት ሰዓት ከጧት ሁለት ሰዓት እስከ ቀኑ ስድስት ሰዓት እና። ከቀኑ አስራ ከቀኑ ስምንት ሰዓት እስከ ቀኑ አስራ አንድ ሰዓት ነው ማለት ነው። የኔ የስራ ጊዜ እንዴት ነው ከተባለ ይሄ ነው። እንዴት ትሰራለህ ከተባለ ስራው እንዴት ነው የስራ ጊዜ ስለተጠየኩ በነገራችን ላይ የስራ ጊዜ ስለሆነ ጥያቄው የስራ ጊዜ ደሞ አሁን የነገርኩህ ነው ማለት ነው።

እሺ ጥራት ያለው ስራ ማቅረብ ትችላለህ ይላል? አዎ በሚገባ ለምሳሌ ማስተማር ከሆነ ስራዬ ጥራት ያለው ትምህርት አስተምራለሁ። ሁለተኛ ማሰልጠን ከሆነ ስራዬ ጥራት ያለው ስልጠና እሰጣለሁ። ሶስተኛ ቤት ውስጥ እቃ ማጥብ ከሆነ ስራዬ እቃዎችን ሳጥብ የቤት ውስጥ እቃዎችን ማለት ነው በስርዓትና በጥራት አጥባለው። ሶስተኛ ወይም አራተኛ ልብስ ማጠብ ከሆነ ስራዬ ልብሴን በትክክል በጥራት እና በቅርጽ አጥቤ አስቀምጣለሁ ማለት ነው። እሺ አምስተኛ ህፃናትን ማጫወት ከሆነ ስራዬ ህፃናትን ሳጫውታቸው ህፃናትን አደጋ ሊያደርስ ከሚችል ማንኛውም ነገር ቀድሜ እጠብቃለሁ። ምናልባት የምጫወትበት ሜዳ ከሆነ እንዲህ አይነት ድንጋይ ሾህ ነገሮችን ቀድሜ አጸዳለሁኝ። ስለዚህ የምሰራቸው ማንኛውም ስራዎች በጥራትና በብቃት አከናውናለሁ ለማለት ነው

ፎቶ መንስት ትወዳለህ ይላል አዎ እወዳለሁ ነው መልሱ በምን መሰለህ የምታነሳቸው ፎቶዎች በብዛት ደስ የሚሉ ቦታዎች ደስ የሚል ከለር ያለው አበባ ቆንጆ ሴት ሌሎችም ሊሆኑ ስለሚችሉ እንዲህ አይነት ፎቶዎቹን ማንሳት እና በኋላ ማየት ስለሚያስደስተኝ ፎቶ ማንሳት ምርጫዬ ነው። ፎቶ ማርሳት ደስ የሚለኝና ያዝናናኝ ስራ አይነት ነው። ስለዚህ በዚህ የተነሳ ፎቶ ማንሳት እወዳለሁ ወይ ተብሎ ለዛ ጠየቀው ጥያቄ አዎ እጅግ በጣም ደስ ይለኛል ፎቶ ማንሳት እወዳለሁ። ደስ የሚለኝ ስራ ነው ለማለት ነው። ይሄን ጥያቄ ስትጠየቀኝ እና ጥያቄ ስታዘጋጅ በጣም ደስ ብሎኛል። እኔም ደግሞ በቂና ማብራሪያ የተጨመረበት መልስ እንደሰጠሁና እንዳቀረሁ ተስፋ አደርጋለሁ። አመሰግናለሁ።

እሺ የሽያጭ ግቦች አሉህ ይላል? አሉኝ አዎ ምክንያቱም ለምሳሌ እኔ ነጋዴ ብሆን በአመት ወይም በወር ወይም በሳምንት ምን ያህል መሸጥ እንዳለብኝ። እና በሸጥኩት ሽያጭ ላይ ምን ያህል ግቢ ማግኘት እንዳለብኝ ስራዬን የምጠቅመኝ እኔ ሽያጭ ግቦች አሉኝ። ለምሳሌ እመ ባለቤቴ ነጋዴ ናት እና በአመት ውስጥ ወይም በወር ውስጥ ከፋፍላ ዞሮዞሮ በአመት ውስጥ ምን ያህል ሽያጭ ሽጠን ከዚያ ምን ያህል ካተረፍን ምን ያህል እናተርፋለን የሚል። ጠቅላላ የሆነ ግብ አለን። ነገር ግን ግባችን ብዙ ጊዜ እንዳይመታ ወይም ግባችን እንዲህ እንዲለያይና ቅርፁ እንዲቀያየር የሚያደርጉ ነገሮች አሉ። ለምሳሌ አንደኛ የገበያው ሁኔታ አፕ ኤንድ ዳውን መሆን ዝቅና ከፍ ማለት። በቶታል ትርፋችን ላይ ለውጥና እንትን ያመጣል። ነገር ግን እንደ አጠቃላይ በአመት መሸጥ ያለብንን ለግብ ያስቀመጥነው አለ። ዞሮ ዞሮ የሽያጭ ግቦች አሉ? በተባለው አዎ አለኝ የሚል ጠቅለል ያለ መልስ አለኝ።

የስልክ ካሜራ አጠቀማለሁ ይላል አዎ እጠቀማለሁኝ ተጠቅሜም አውቃለሁ። ምክንያቱም የስልክ ካሜራ በብዙ መንገድ እጠቀምበታለሁ ለምሳሌ የምፈልጋቸውን ደስ የሚሉ በመንገድ ላይ ወክ ሳደርግ ወይም አልፌ ስሄድ ደስ የሚሉ አበባዎች ካየሁ ወይም ደስ የሚል የመሬት አቀማመጥ የመሬት ቅርጽ ካየሁ እንዲሁም ተራራ ካየሁ ጉዞ ላይ ሊሆን ይችላል። በመኪና ልጓዝ እችላለሁ በእግሬም ወክ ላደርግ እችላለሁ እንዲሁም ደግሞ ደስ የሚል አበባ ወይም የተለየ አትክልት ካየሁ ፎቶ አነሳለሁ። እንዲሁም በጣም ደስ የሚልና የሚያምር ህንፃ የተለየ ቀለም የተቀባ እና የተለየ ቅርጽ ያለው ህንፃ ሳይም ፎቶ አነሳለሁ። ስለዚህም የስልኬን ፎቶ ማንሻ ወይም ካሜራ እጠቀማለሁ ማለት ነው። እነዚያን ከተወሰነ ጊዜ በኋላ ወይም ጊዜ ሳገኝ መልሼ ሳያቸው ስለሚያዝናኙን ስለሚያዝናኑኝ ለመዝናኛ ለመጠቀም ያህል የስልኬን ካሜራ አጠቀምበታለሁ ለማለት

እንደገና ጥቅም ላይ መዋል ታደርጋለህ ይላል? ማለት ምን ማለት ነው እንደገና ጥቅም ላይ ታደርጋለህ ማለት ነው ምን ማለት ነው? ለምሳሌ። እንደገና ጥቅም ላይ የሚውል ወይም እንደገና የምትጠቀምበት ነገር? ምንድነው ነው ለኔ ለምሳሌ ባትሪ ዲንጋይ ሲያልቅብኝ ምንድነው የማደርገው አስሞላዋለሁ ወስጄ። እንደገና አስሞላውና እንደ አዲስ ነው የምትጠቀመበት ማለት ነው። ያን ባትሪ ሊገኝ እንደ አዲስ ትጠቀምበታለህ። ስለዚህ እንደገና ጥቅም ላይ ማዋል ትችላለህ ወይም ታደርጋለህ የተባለው ጥያቄ ለኔ ትክክል ነው ይሰራል ማለት ነው። ምክንያቱም ባትሪ ድንጋይን አልቆ የተጣለን ባትሪ ድንጋይ ወስጄ እንደገና በማስሞላት ለማስሞያ የሚወስደው ጊዜ በጣም ትንሽ ነው። ገንዘቡም ትንሽ ነው። ነገር ግን እንደ አዲስ እንደገና መጠቀም እችላለሁ። ስለዚህ በዚህ ባህሪዬና በዚህ ስራዬ። አንድ ነው ያለቀቀ እንደ አዲስ እጠቀመዋለሁ የተብሎ ለሚጠይቅ ጥያቄ አዎ እጠቀመዋለሁ የሚል መልስ ወይም ደግሞ እንደ አዲስ መጠቀም እችላለሁ። የዚህ አይነት ባህሪ እና ልምዱ አለኝ የሚለውን ጥያቄ ይመልስልኛል ማለት ነው

እሺ ኢሜል ትጠቀማለህ? ወይ ይላል? አዎ እጠቀማለሁ ምክንያቱም ኢሜል መልእክት ለመላኪያ አጠቀምበታለሁ። ኢሜል የምፈልጋቸውን የተለያዩ ሰነዶች ለማስቀመጥ እንደ ቋት እጠቀምበታለሁ። እንዲሁም ኢሜል ከአማካሪ መምህሬ ጋራ ሀሳቦችን ለመለዋወጥ ስለምጠቀምበት እንደ አጠቃላይ ኢሜል ተጠቃሚ። ነኝ ትጠቀማለህ ላለው ጥያቄ? አዎ በጣም እጠቀማለሁ የሚለውን መልስ ለመመለስ

የምትወደው ቀለም ምንድነው ይላል አዎ የምወደው ቀለም አለኝ። አንደኛ አረንጓዴ ቀለም በጣም ደስ ይለኛል እወደዋለሁ ምክንያቱም ብሩህነትን ደስ ያለ ጊዜ መልካም የሆነ ጊዜን ስለሚያመጣ ምክንያቱም ለምሳሌ የቀይ ቀለም የመከራ ጊዜ ነው መከራን የሚያመለክት ነው ግን አረንጓዴ ሲሆን ግን መከራ ሁሉ ማለፉን ማሳያ ስለሆነ ችግር ሁሉ መጥፋቱን መናገር ስለሚችል አረንጓዴ ቀለም በጣም ይመቸኛል እወደዋለሁ።

የድምጽ መልእክት ትልካለህ አዎ እልካለሁኝ የድምጽ መልክ መልእክት የሚላክበት ዋናውን ትልቁ ምክንያት። ለምሳሌ ስልክ ደውለህለት ለጓደኛህም ሊሆን ይችላል ለዘመን ሊሆን ይችላል ስልክ ካላነሳልህ። ስልኩን በሚያነሳው ሰዓት ወይም ስልኩን በሚሰራ ሰዓት። ለምሳሌ ስልክ እንደሰራ ደውልልኝ ማለት ሊሆን ይችላል። የድምጽ መልእክቱ ወይም ደግሞ በዚህ ሰዓት ስለማይመቸኝ በዚህ ሰዓት ብቻ ጠብቀህ ደውለልኝ ብሎ ማለት ሊሆን ይችላል። እና ለዚህ ስለሚያገለግለኝ የድምጽ መልእክት። እልካለሁ ልኬ አውቃለሁ ለማለት

የሽክላ እቃዎች ትጠቀማለህ? ይላል አዎ እጠቀማለሁኝ ምክንያቱም የሽክላ እቃዎች ቤት ውስጥ በርካታ የሆኑ ጥቅሞች አሏቸው። ለምሳሌ በገጠር ሴቶች የሸክላ እቃዎችን ውሃ ለማምጣት ይጠቀሙባቸዋል የሸክላ እቃዎችን ወጥ ለመስራት ይጠቀሙባቸዋል የሸክላ እቃዎችን ጠላ ጠጅ የተለያዩ የተለያዩ ነገሮችን ጠጅ ለመጣል ጠላ ለመጥመቅ ስለሚጠቀሙባቸው። እኔ ቤት ውስጥም እነዚህ ነገሮች የሸክላ እቃዎች በጣም አሉ። በተለይ የሸክላ ዋንጫ ወይም ማሽፋት የሚባለው የተለመደ የቤታችን እቃ ነው።

መስመር ላይ ትማራለህ ይላል። እንግዲህ መደበኛ የሆነ ትምህርት ከሆነ መስመር ላይ አልማርም መደበኛ የሆነ ትምህርት መስመር ላይ ስለማይሰጥ ማለት ነው። ነገር ግን መስመር ላይ በተለያየ መንገድ መደበኛ ባልሆነ መንገድ ብዙ ትምህርቶችን ትማራለህ። የመኪናውን ፍሰት የሰውን እንቅስቃሴ የሰዎችን ባህሪ ሲጣሉ ሲታረቁ እንዲህ እንዲህ ይሄን ነገሮችን ለየ ያሉ ሲያስታርቁሽ ሽማግሌውለዎች ታያለህ ና መደበኛ ያልሆነ ትምህርት መስመር ላይ እማራለሁ መደበኛ የሆነውን ግን አልማርም ለማለት ነው

ጊዜህን በደንብ ታስተናግዳለህ ይላል? አዎ ጊዜየን በጣም ነው የማስተናግደው። ደስ እያለኝ በስርዓት በመመደብ ጊዜን ስለምጠቀምበት አስተዳደርኩት ማለት ነው። ጊዜን በአግባቡ መጠቀም ማለት ጊዜን ማስተዳደር ስለሆነ ማለት ነው። ስለዚህ እኔ ጊዜዬን እንዳልኩ አስተማሪ ነኝ። የምጠቀምበትን ሰዓት መድቤና ከፍዬ ስለምጠቀምበት ጊዜን በትክክል ነው በአግባቡ አስተዳደራለሁ ብዬ ማለት እና መውሰድ እችላለሁ ማለት ነው

በምን ሰዓት ትተኛለህ ይላል? እኔ እንግዲህ የምተኛበት ሰዓት ውስን አይደለም ለምሳሌ ስራ ከበዛብኝ ቶሎ አልተኛም ስራ ከሌለኝና ቀን የሰራሁት ብቻ በቂ ሆኖ ከተገኘና ስራዬን በቀን ውስጥ ማከናወን ከቻልኩ ግን በትክክለኛው ሰዓት ወይም ደግሞ በተለመደው ሰዓት ከአራት ሰዓት እስከ አምስት ሰዓት ጀምሮ እተኛለሁ ማለት ነው። ስለዚህ በምን ሰዓት ትተኛለህ? ለተባለው መደበኛ የሆነ የምተኛበት ቋሚ የሆነ ሰዓት የለኝም። ነገር ግን ስራ ካለብኝ ቶሎ አልተኛም ስራ ከሌለብኝ ግን ቶሎ እተኛለሁ ለማለት ነው

በአከባቢ ድልድይ አለ አዎ አለ። በጣም የተለመደ ድልድይ አለ ለምሳሌ እኛ አከባቢ። ያለው ድልድይ ስሙ ጃ ይባላል። የጃ ወንዝን የሚያቋርጥ ጂያ ወንዝን ለመሻገር ወይም ደግሞ ጃ ወንዝ እንዳያስቸግረን የተሰራን እንድልይ ነው። ሌላኛው በአካባቢያችን ያለ ድልድይ በዚህ በግራ በኩል ማለት ነው። መንቆራር ወይም ደግሞ የውዛ ቦታ አካባቢ ስለሆነ ነው መንቋረር የምልህ። ነገር ግን የወንዙ ስም ውሰታ ወይም ውሰታ ድልድይ የሚባል አለን ማለት ነው።

ከፀሀይ እንዴት ትጠብቃለህ? ይላል እሺ ከፀሀይ ለመጠበቅ አንደኛ የመጀመሪያውን የምታደርገው። ፀሀይ የሚከላከል ልብስ በመልበስ ከፀሀይ መጠበቅ ይቻላል። ሁለተኛ ፀሀይን መከላከል የሚችል ዣንጥላ በመጠቀም ከፀሀይ መጠበቅ ይቻላል። ሶስተኛ ፀሀይ በሚሆንበት ጊዜ በአካባቢው ካለ ትልቅ ዛፍ ወይም ጥላን መጋረድ ከሚችል ዛፍ ወይም ችግኝ በመጠቀም። ከፀሀይ መከለልና መጠበቅ ይቻላል

በቤቶ ምን አይነት ባዓላት ታከብራላችሁ ነው የሚለው? በቤታችን እንግዲህ ብዙ አይነት በዓል እናከብራለን። ለምሳሌ የልደት በዓልን የኔንም የሚስቴንም የልጆችንም እናከብራለን። አንድ በል። ሁለተኛ የተለያዩ ቅዱሳዊ ባዓላት እናከብራለን። ለምሳሌ እመቤታችን በዓል ቅዱስ ገብርኤልም በዓል እና የመድኃኒዓለም በዓል። በየአመቱ በአመት በአመት የሆነ የሆነ ጊዜ ላይ ለምሳሌ የመድሃኒዓለም በአመት እናከብራለን። የቅዱስ ገብርኤልም እንደዚሁ ማለት ነው።

የተበላሸ ነገር ማስተካከል ትችላለህ? ይላል አዎ በጣም እችላለው ለምሳሌ። ቤቴ ውስጥ የኤሌክትሪክ መስመር ተቋርጦና የኤሌክትሪክ ገመድ ከተበላሸ ያንን አስወግጄ እንደገና በአዲስ ተክቼ እሰራዋለሁ። ሁለተኛ የተበላሸው ገመድ አንዷ ሲንግሏ ወይም ደግሞ አንዷ ብቻ ከሆነች ያቺን ብቻ በማስወገድ እና በመንቀል ሌላ አዲስ በመተካት ማስተካከል እችላለሁ የተበላሸውን በማስወገድ ማለት ነው። ስለዚህ ቤት ውስጥ ምጣድ ሊሆን ይችላል። ምድጃ ሊሆን ይችላል። የኤሌክትሪክ ገመድ ሊሆን ይችላል ሲበላሽ የሚያስተካክል አቁሙና ክህሎቱ አለኝ ለማለት ነው

ብዙ ሰነዶች ታዘጋጃለህ ይላል አዎ በጣም ብዙ ሰነዶ አዘጋጃለሁ። ለምሳሌ ስለማስተምር ማስተማሪያ የሚሆኑ የተለያዩ የመማሪያ ሰነዶችን የመፈተኛ ሰነዶችን የተለያዩ የመስክ ስራም የሚሰሩበት ሰነዶችን ነው። የተለያዩ የመመዝገቢያ የማርክ መመዝገቢያ የውጤት መመዝገቢያ የተለያዩ ሰነዶችን አዘጋጃለሁ። ስለዚህ ማዘጋጃቸው ሰነዶች በጣም ብዙ ናቸው። ከቤትም እንዲሁ ሌላ ሰነድ አዘጋጃለሁ ይሄ ከስራ ቦታ የለውም። እኔ አሁን የነገርኩህ ማለት ነው። ስለዚህ ብዙ ሰነድ አዘጋጃለሁ የሚለው አዎ ነው መልሱ

እሺ የይለፍ ቃል ትጠብቃለህ? ማለት ያንተን የይለፍ ቃል ሌላ አሳለፈህ ትሰጣለህ ወይስ አትሰጥም ማለት ነው። መልሱ ደግሞ አልሰጥም አላደርገውም ምክንያቱም የይለፍ ቃል ማለት ላንተና ላንተ ብቻ የተሰጠ መሆን አለበት። ስለዚህ የይለፍ ቃል ሌላ ሰው መስጠት የለበትም። ብትሰጠው ደግሞ ያንተን ኢሜልን ወይም ሌሎች ነገሮችን ሊያጠቃብህ ስለሚችል የይለፍ ቃል እኔ በግሌ ለሰው ለማንኛውም ሰው ሰጥቼ አላውቅም። መስጠትም አልፈልግም ማንኛውም ሰው እንዲሰጥም ፍላጎቴና ምክንያትም አይደለም።

ምን አይነት ሙዚቃ ትወዳለህ ይላል? ምን አይነት ሙዚቃ ትወዳለህ እኔ እምወደው ሙዚቃ በተለይ ባህላዊ የሚባለው ሙዚቃ በጣም ይመቸኛል። ባህላዊ ሙዚቃ እንደሚታወቀው አንደኛ ከ ኧኧ የኧኧ የ ሙዚቃው ስልት እና ሙዚቃው የሚጠቀማቸው የተለያዩ የመቅረጸ ድምጽና አስከስታዎቹ በጣም ያዝናኑኛል። ዳንሶች በጣም የሚያዝናኑኝ ብዛ የተነሳ ባህላዊ

ወተት ትጠጣለህ? አዎ እጠጣለሁ። ወተት መጠጣት እኮ ብዙ ጥቅም ነው ያለው። ለምሳሌ በአንተ ውስጥ ያለው በአጥንት ውስጥ ያለው ካልሸየም መጠን እንዲያድግ ካስፈለገህ ወተት መጠጣት መቻል አለብህ። ወተት እኮ በጣም በርካታ ጥቅሞች ናቸው። በአንተ ውስጥ ያለው የብረት መጠን ከፍ እንዲል ከፈለክ ያጥንት ጥንካሬ እንዲወሰን ከፍ እንዲል ከፈለክ ወጣት መጠጣት አለብህና እኔ ወተት ትጠጣለህ አዎ እጠጣለሁ ነው መልሱ

የምሳ እረፍትዎ ምን ያህል ጊዜ ነው ይላል? የኔ የምሳ እረፍት በቀን። አንድ ሰዓት ነው። ምክንያቱም የህዝብ መጓጓዣ ስለምጠቀም ማርፍበት ሰዓት አንድ ሰዓት ብቻ ነው። የስራ ሰዓት መውጫዬ ስድስት ሰዓት ነው የስራ መግቢያዬ ስምንት ሰዓት ነው። በመሃል አንድ ሁለት ሰዓት አለ። ነገር ግን ግማሽ ሰአቱን ለጉዞ ነው የምጠቀምበት። የህዝብ መመለሻ መጓጓዣ ላይ ስለማሳልፈው የምሳ ሰዓት እረፍት የምትባለዋ ግን አንድ ሰዓት ብቻ ናት ማለት ነው